እዚያ ይላል እዚያ የሚለው ቃል በዋናነት የተወሰነች ቦታን አንድ የሚታወቅ ቦታን ለማመልከት የምንጠቀምበት ቃል ነው እና እዛ የሚለው ቃል። ለምሳሌ ሁለት ሰዎች በሁለት ሰዎች መካከል እየዋሩ እየተነጋገሩ እያለ አንድ ሰው የት ነው ይሄ ነገር የሆነው ቢለው እዛ ነው የሆነው። እዛ ማለት እንግዲህ ከዛ በፊት ስለ ቦታው የሚያውቁት የተነጋገሩት ነገር አለ ማለት ነው። እና የእንግሊዘኛ አቻ ትርጉሙ እዛ የሚለው ቃል እዚያ የሚለው ቃል ዜር ዜር ማለት እዛ ማለት ነው ዜር የሚል አቻ ትርጉም አለው። እና እዛና እዚህ የሚሉ ሁለት ተቃራኒ የአማርኛ ቃላት አሉ እዛናእዚ ማለት ሩቅና ቅርብ ማለት ነው። እዚህ ማለት እንደሚታወቀው አሁን ያለንበት የቆምንበት ቦታ ለማለት እንጠቀምበታለን። እዚያ የሚለው ግን አሁን ካለንበት ቦታ ውጪ ሆኖ ሁለቱ ሰዎች ወይም ከሁለት በላይ ሰዎች በሚያወሩበት ሰዓት ቦታውን የሚያውቁት ከዛ በፊት ስለ ቦታው የተነጋገሩበት እና እዚያ ማለት የቦታውን ስም ሳይሆን የሚጠቅሰው የቦታውን መገኛ ከ የቦታውን ስም ከዛ በፊት እንደተነጋገሩና ሁሉም ስለ ቦታው ስም መረጃ እንዳላቸው የሚገልጽ ነገር ነው ማለት ነው። ስለ ቦታ ስንወራ እንግዲህ አንድን ቦታ ለመጥቀስ እዚያ ብለን ብቻ አሁን ለማያውቅ ሰው? ሆቴሉ የት ነው ያለው ብሎ ቢጠይቅ እዚያ ቢል ቦታውን አያውቀውም እዛ የሚባለውን ቃል አንድ እንግዳ ሰው ላያውቀው ይችላል ማለት ነው። እና ሞር ተመራጭ የሚሆነው አንድም ቦታ ለመንገድ ለአዲስ ሰዎች ለእንግዶች ቦታዎችን ለመንገር እና ለመጥቀስ ተመራጭ የሚሆነው በዘመናዊ መንገድ ትክክለኛ መገኘውን በካርታ ማሳየት ነው። ወይም ጂፒኤስ አለ በአሁኑ ሰዓት ጂፒኤስን ተጠቅመን ትክክለኛ መገኘውን ትክክለኛ ቦታውን ጂፒኤስ ሎኬሽን የሚባል አለ አሁን በጣም ዘመናዊ ነው። እሱን ጂፒኤስ ሎኬሽን ሴንድ ማድረግ ነው መላክ ነው መላክ ነው በቃ። እና እሱን ስንልክ ትክክለኛ መገኛ የሆነውን ቦታ እናገኘዋለን እናውቀዋለን ማለት ነው። እና እዚያ የሚለው ቃል በጣም ኋላ ቀር የሆነ ቦታን ለማመልከት የምንጠቀምበት ቃል ነው። ነገር ግን በእርግጥ ኋላ ቀር እንዳልሆነ ደግሞ የሚያሳየው ነገር ምንድነው? ሁለት ሰዎች እርስ በእርሳቸው የሚተዋወቁ ቦታውን በጋራ የሚያውቁት ከሆነ ከዛ በፊት ስለ ቦታው መረጃ የሚኖራቸው ከሆነ እና ያ ሰው እንዴት ማድረግ እንዳለበት እንዴት እንትን ማለትም እንዳለበት የሚያውቁ ከሆነ። ኋላ ቀር ላይሆን ይችላል ግን በጣም ኋላ ቀር የምንለው ወይም በጣም ለመግለጽ የምንቸገረው ምንድነው? ቦታውን የማያውቀው አዲስ ሰው የሚመጣ ከሆነ ይሄን ቦታ ደግሞ ሰዎቹ እንትን ሊሉ ይችላሉ ማለት ነው ይሄን ቦታ ሰዎቹ ላያውቁት ይችላሉ። ስለዚህ በአዲስ የሚመጣን ሰው እዚያ ብለን ማስረዳት አስቸጋሪ ስለሚሆን እዚያ ከማለት ይልቅ ትክክለኛውን የቦታውን መገኛ ካርታ መላክና በዘመናዊ ጂፒኤስ ተጠቅመን የቦታውን መገኛ አዲስ እንግዳ ወይም ሰዎች ማግኘት ይችላሉ ማለት ነው። እና በዛ መንገድ ቦታዎችን ለሰዎች ብናስረዳ መልካም ነው ብዬ አስባለሁ። ከዛ ውጪ በጣም ትራዲሽናል በሆነ መንገድ ትራዲሽናል በሆነ መንገድ እዛ ብለን መግለጽ መናገር ትክክል ላይሆን ይችላል ማለት ነው። እዛ ብለን መናገር ትክክል ላይሆን ይችላል እና አሁን ቴክኖሎጂ በጣም በከፍተኛ ሁኔታ እያደገ በመጣበት ጊዜ እዛ ብሎ መናገር አቅጣጫን እዚያ ብሎ መግለጽ ምናልባትም አስፈላጊ ላይሆን ይችላል እዛ ብሎ መግለጽ ምናልባትም በጣም ኋላ ቀር ሊያሰኝ ይችላል ማለት ነው። እና እሱን እሱን ለመከላከል ሲባል እንትን ማድረግ አለብን። እሱን እሱን ለመከላከል ዘመናዊ የሆነ የቦታ የመገኛ ስራዎችን መስራት አለብን። ከዛ ውጪ እዚያ ብለን ብቻ በመግለጽ ቦታዎችን ማሳየትና መንገር አንችልም ለሰዎች እነዛ ሰዎች እዛ ብለን ብንነግራቸው በጣም ይደነጋገራሉ። ትክክለኛውን ቦታ ማወቅ አይችሉም ማግኘት አይችሉም። እና ትክክለኛውን ቦታ እንዲያውቁና እንዲረዱ በስተክክል ኮርዲኔቱን መናገር ኤክስ ዋይ ዜድ ኮርዲኔት ትክክለኛ ስፔሲፊክ ቦታዋን የሚያሳየን ስለሆነ እሱን ለእንግዶች ለሚመጡ ሰዎች በመንገር ትክክለኛውን ቦታ እንዲያውቁት ማድረግ ይቻላል። ስለዚህ

ሩቅ ይላል ሩቅ የሚለው ቃል የቦ የቦታን ኪሎ በኪሎ ሜትር ስንት እንደሆነ የሚያሳይ ሩቅ ማለት አሁን ካለንበት ቦታ ያለውን እርዝመት እና የቦታ ርቀት የሚያሳይ ቃል ነው። በጣም ሩቅ ነው ብለን ልንናገር እንችላለን በጣም ሩቅ ነው ማለት እኛ ካለንበት ርቀቱ በጣም ከፍተኛ ነው ልንል እንችላለን ሊሆን ይችላል እና ሩቅ የሚለው ቃል የእንግሊዘኛ አቻ ትርጉሙ ፋር ፋር የሚል ትርጉም አለው። እና እነ ይሄ ቃል በዋናነት የቦታዎች በቦታዎች መካከል ያለውን ክፍተት ልዩነት በቦታዎች መካከል ያለውን የርቀት ልዩነት ለመንገር የምንጠቀምበት ቃል ነው። እንግዲህ ድሮ ድሮ ያሁን ዘመን ቴክኖሎጂ ከመምጣቱ በፊት ቅርብ የሚባሉ እንትኖች በሙሉ ሩቅ ነበሩ። ምክንያቱም ሁሉም የትራንስፖርቴሽን መንገዳችን በእግር ስለነበረ በፈረስና በእግር ስለነበረ በፈረስና በእግር ደግሞ አድካሚ ጉዞ ስለነበረ እና ቅርብ ያልናት ነገር አንድ ሰዓት ሊወስድ ይችላል ከአንድ ሰዓት በላይ ሊወስድ ይችላል። ለምሳሌ የአርባ ኪሎ ሜትር መንገድ ከሠላሳ ከአርባ አመት በፊት አርባ ኪሎ ሜትር መንገድ ለመጓዝ ሰዎች ስንቅ አዘጋጅተው መንገድ ላይ ቢርባቸው የሚበሉት ነገር ማለት ነው። የሚጠጡት ነገር ይዘው ልብሳቸውን መንገድ ላይ ሊያድሩ ስለሚችሉ ተዘጋጅተው ሊነሱ ይችላሉ ማለት ነው ያ ማለት ያ አርባ ኪሎ ሜትር በጣም ሩቅ ነበረ ማለት ነው። የትራንስፖርቴሽን ሲስተሙ ዝቅ ባለበት ጊዜ ትራንስፖርቴሽን ሲስተሙ ባህላዊ በሆነበት ጊዜ ቅርብ የሚባሉ መንገዶች በሙሉ ሩቅ ነበሩ በጣም ሩቅ ነበሩ አርባ ኪሎ ሜትር በጊዜው ምንም አይነት የመኪና ትራንስፖርት በሌለበት ጊዜ ሩቅ የሚባል የነበረ ማለት ነው። ከዛ ውጪ አሁን አሁን እንኳን አርባ ኪሎ ሜትር አይደለም አንድ ሺህ ኪሎ ሜትር ቅርብ ሊባል ይችላል ምክንያቱም በአንድ ሰዓት የምንጓዘው ጉዞ ሊሆን ይችላል። አንድ ሰዓት ተኩል አንድ ኪሎ ሜትር በፕሌን ብንቀሳቀስ በጣም ቅርብ ነው ማለት ነው። እና ድሮ ርቀትን የምንከፍልበት ቅርብ መካከለኛ እና ሩቅ ብለን ስንከፍልበት የነበረው መንገድ እና አሁን ዘመናዊ ቴክኖሎጂ እየተስፋፋና አለም አንድ እየሆነች በመጣችበት ጊዜ ቅርብ ሩቅና መካከለኛ ብለን የምንከፍለው በጣም የተለያየ ነው ማለት ነው። አሁን ሩቅ የሚባል ነገር ላይኖር ይችላል እንግዲህ ድሮ አምሳ ኪሎ ሜትር መንገድ ሰዎች በእግራቸው ሲንቀሳቀሱ አንድ ቀን ይፈጅባቸው ነበር። አሁን ግን ከኢትዮጵያ አሜሪካ ለመግባት አንድ ቀን በፕሌን ሊወስድብኝ ይችላል እና ያለውን ልዩነት ተመልከቱ ቴክኖሎጂ እየበለፀገ እየዘመነ በሚሄድበት ሰዓት ከባድ የምንላቸው ነገሮች በሙሉ ቀላል ናቸው። መጥፎ የምንላቸው ነገሮች በሙሉ በቀላሉ ማግኘት ማድረግ የምንችላቸው ነገሮች ናቸው ማለት ነው። እና በዚህ መንገድ ስለ ሩቅ ስለሚለው ቃል አንጻራዊ እንደሆነ መግለጽ እፈልጋለሁ አንጻራዊ ማለት ርቀትን ሩቅ የምንለው ከሌላ እንትን ጋር ስናነጻጽረው ነው። ለምሳሌ አርባ ኪሎ ሜትርን ሩቅ ወይም ቅርብ የምንለው የምናውቀው እኛ ለምሳሌ ከአርባ ኪሎ ሜትር በታች ጉዞ የምናውቅ ከሆነ አርባ ኪሎ ሜትር ሩቅ ልንለው እንችላለን። ነገር ግን መቶ አምስት መቶ አንድ ሺህ ኪሎሜትር ጉዞን የምናውቅ ከሆነ ግን ይህ አርባ ኪሎ ሜትር ሩቅ ያልነው አርባ ኪሎ ሜትር አጭር እና ቅርብን ልንለው እንችላለን ማለት ነው። እና እያንዳንዱ ነገር አንጻራዊ ነው የሚባለው እውነት ነው እያንዳንዱ ነገር አንጻራዊ ነው እርስ በእርሱ ኮምፓሪዥን ነው እርስ በእርሱ እያወዳደርን ነው ደረጃ ልንሰጠው የምንችለው ማለት ነው እና ልክ አንጻራዊ ማለት በትርጉሙ ደረጃ መስጠት ነው። አንድ ክፍል ውስጥ አንደኛ የሚወጣ ተማሪ ጎበዝ ይባላል አንደኛ የሚወጣ ጎበዝ ተማሪ ጎበዝ ይባላል ይሄ አንደኛ የሚወጣ ተማሪ ግን ሌላ ትምህርት ቤት ሄዶ ሃያኛ ኛ ሊወጣ ይችላል። በትምህርት ቤቱ ጎበዝ ነበረ ሌላ ትምህርት ቤት ሲሄድ ግን ጎበዝ አልሆነም ጎበዝ አይባልም ይሄ ልጅ በትምህርቱ አልቀነሰም ነገር ግን አንጻራዊ ስለሆነ ነው ደረጃ አንጻራዊ ስለሆነ ውጤት አንጻራዊ ስለሆነ እሱ በነበረበት ክፍል ውስጥ ከሌሎች ተማሪዎች ተሽሎ ተገኝቶ አንደኛ ደረጃ ወጣ ነገር ግን ሌሎች ሌላ ትምህርት ቤት ሲሄድ በአንጻራዊነት አንደኛ መውጣት አልቻለም ማለት ነው። ስለዚህ ሩቅም ቅርብም የሚባለው አንጻራዊ ነው ማለት ነው

ጣራ ይላል ጣራ ማለት ቤት ሰርተን ግድግዳውን ሰርተን ወለሉን ሰርተን ከላይ የሚሸፈነው ነገር ጠራ ይባላል በእንግሊዘኛ አጠራሩ ሩፍ እንለዋለን። የጣራ አመጣጥ እንግዲህ ከጥንት ጀምሮ ጣራ እንግዲህ ያለ ነገር ነው እና በጣም ጥንት በጥንት ጊዜ ሰዎች ቤታቸውን ሰርተው ወይም ማረፊያቸውን ሰርተው ጣራ የሚያደርጉት ቅጠልን እንሰትን ነበር ማለት ነው። እንሰት አይ ወይም ቅጠል የሚባለው ደግሞ ለጣራነት ከሁለት ሳምንት ከአንድ ወር በላይ አያገለግልም እና እየደረቡ ሌሎች ነገሮችን እንሰቱ ላይ እንጨቶችን ከእንጨቱ ላይ ሌላ ነገር እያሉ ብዙ ነገሮችን ጣራው ላይ እየሰበሰቡ እንደ ጣራ ሊጠቀሙት ይጠቀሙት ነበር ማለት ነው። ከዛ ውጪ ቀስ በቀስ እየሰለጠኑ ሲመጡ ሳርን ሳር ይሄ ዠንገደር የሚባለው ማለት ነው በእኛ ሀገር ዠንገደር ይባላል እሱን እንደ ጣራ ይጠቀሙታል። ምንድነው የሚያደርጉት እሱ የሚባለው የጎጆ ወይም የሳር ቤት የጎጆ ቤት ወይም ሳር ቤት ይባላል። ግድግዳውን ገርግደው ከዛ ይመረጋል በደንብ በደንብ ቆንጆ ሆኖ ከተመረገ በኋላ ከላይ ያለው የባጡ የጣራው እንጨት ይዘጋጃል ማለት ነው እሱም ይማገራል በ እንትን ሳይሆን በሚስማር ሳይሆን የሚመታው ይማገራል ማገር አለ እንጨቶቹ የቋሚና አግዳሚ ወይ አግዳሚ የምንለው ማገሩ ነው ቋሚ የምንለው ግን እንጨቶች ቋሚ እንጨቶች አሉ ተጠጋግተው ነው እንትን የሚሉት ማለት ነው። እንደ አሁኑ ዘመናዊ እንትኑ ሳይሆን ቀጫጭን እንጨቶች ተጠጋግተው ይሰራሉ። በደንብ ይማገራል ማለት ነው ከተማገረ በኋላ ለስላሳና ጥቅጥቅ ያሉ ሳሮች ወይም ዠንገደር የሚባለው ከተለያየ ቦታ ተመርጦ ይመጣል በደንብ ይደርቃል እሱ ካደረቀ በኋላ ውሃ ወደ ውስጥ እንዳይፈስ አድርጎ በባለሙያ በደንብ አድርጎ ይዘጋጃል ማለት ነው። እና በዚህ መንገድ የሳር ጣሪያ ይሰራል። ከሃያ እና ከሰላሳ አመት በፊት አካባቢ ላይ የመጣ የቆርቆሮ ጣሪያ በጣም ተወዳጅና ዘመናዊ እየሆነ መጣ ማለት ነው። እና ይህ የቆርቆሮ ጣሪያ ይህ የቆርቆሮ ጣሪያ ለአርሶ አደሩ በተለይ ውድ ስለነበረ በገንዘብ ደረጃ ለመግዛት ውድ ስለነበረ ተቸግሮ ነበር አብዛኛው ሰው ነገር ግን ቀስ በቀስ የጣራ ያለውን ጥቅም ከተረዱ በኋላ የሚፈል አስፈላጊውን ወጪ በማድረግ መግዛት ጀመሩና መልመድ ጀመሩ ማለት ነው። ምክንያቱም የሳር ጎጆ በባህሪው ሳር በሚሰሩበት ሰዓት በየአመቱ አሞራ ይነካዋል ወፎች ስለሚነኩት ክረምት ክረምት ውሃ ያፈስ ነበረ በጣም ይቸገራሉ ውሃ እያንጠባጠበ ማለት ነው። ዝናብ የሚዘንብበት ሰዓት ውሃ ያንጠባጥባል ያ ውሃ ደግሞ ወደ ቤት ወደ ወለል ውስጥ ስለሚፈስ ቤት ውስጥ ምቾት ይነሳል። እና ያን ነገር ስለሚያዩ ቆርቆሮ ደግሞ ምንም አይነት ዝናብ ቢዘንብ በትክክል ከተሰራ ምንም አይነት የውሃ ጠብታ ወለሉ ላይ ወይም ቤት ውስጥ አይታይም ምልክቱም የለም ማለት ነው። እና ያ በጣም ምቾት የሚሰጥ ስለሆነ ቆርቆሮ ቤት አንዴ በስነ ስርዓት ከተሰራ አንዴ በጥንቃቄ ከተሰራ ከዛ በኋላ ለብዙ አመታት ሳይበላሽና ምንም ሳይሆን ስለሚያገለግል እሱን ስላዩ አስፈላጊውን የሚከፈለውን መስዋዕትነት ከፍለው ቆርቆሮ እየገዙ ቆርቆሮን መጠቀም ጀመሩ ማለት ነው። እና አሁን አሁን ወደ ገጠር አካባቢ ምንም አይነት የሳር ቤት ሳር ቤት የሚባለው የለም ማለት ይቻላል ኦልሞስት ዘጠና ዘጠኝ ፐርሰንት በሚባል ሁኔታ የሚጠቀሙት የሚሰሩት ቆርቆሮ ቤት ነው ማለት ነው። እና አሁን ዘመናዊነቱ እየጨመረ መጣል ከቆርቆሮ ቤት ይሄ ሰላሳ ሃያ ስምንት ጌጅ ከሚባለው ቆርቆሮ አሁን ደግሞ ወፍራም የአዳማ ቆርቆሮ ይባላል በእኛ ሀገር ያው ብዙ ጊዜ አዳማ ስለሚሰራ አዳማ ፋብሪኮ ስላለ እንትናቸው ወፍራም ነው። ቲክነሳቸው በጣም ወፍራም ነው ሙቀትን ትንሽም የመቋቋም እንትን አላቸው ውበታቸው በጣም ከፍተኛ ነው ከምንም በላይ ቤቶቹ ሲታዩ በጣም ሙብ ናቸው ማለት ነው። እና እሱ ጣራ አሁን አሁን እየተለመደ በተለይ ከተማ አካባቢ ዋጋው በጣም ከፍተኛ ቢሆንም እንኳን ለቤቱ የሚሰጠው ውበት ቤቱ ተሰርቶ እንኳን ለመሸጥ ቢፈለግ በጣራው በጣራው ምክንያት ሊወደድ ዋጋው ሊጨምር ስለሚችል ሰዎቹ ቅድሚያ ምርጫ የሚሰጡት ያኛውን ይሄ አዳማ ኮርኮሮ የሚባለው አጣሪያ ያለውን ስለሆነ ከፍተኛ ወጪ አውጥትው አዳማ ቆርቆሮ ጣራ ሲሰሩ ይታያሉ ማለት ነው።

ክፍል ይላል ክፍል እንግዲህ በአማርኛ ሁለት ትርጉሞች አሉት በዋናነት አንደኛው ክፍል ማለት ቤት ምኝታ ቤት እንደ ክፍል ሩም የሚባለው በእንግሊዝኛ ማለት ነው። ሁለተኛው ደግሞ ክላስ ወይም ትምህርት ቤት ያለንበት ግሬድ የሚባለው ክላስ ወይም ግሬድ ስንተኛ ክፍል ነህ ይባላል። ስንተኛ ክፍል ነው ማለት ዋት ግሬድ አር ዩ? በክፍል በትምህርት ስንተኛ ደረስክ ለማለት ነው አንደኛ ሁለተኛ ሶስተኛ እያለ በክፍል ነው ክፍል ነው የሚባለው በአማርኛ ስንተኛ ክፍል ነህ ይላል። ሌላው ደግሞ ክፍሎች አሉ የቤት ክፍል የቤት ክፍል ማለት ሩሞች አሉ። ሩምዋን ሩምቱ እያለ ለምሳሌ የአልጋ ክፍል የአልጋ ክላስ ክላስ ነው የሚባለው በቃ ክፍል በ በእንግሊዝኛ ማለት ነው አቻ ትርጉሙ ክላስ በሚለው መያዝ እንችላለን። እንግዲህ ሆቴሎች ብዙ ክፍሎች ያሏቸው ብዙ የመኝታ ክፍሎች ያሏቸው ሆቴሎችን አሁን አሁን በከፍተኛ ሁኔታ እየተገነቡ ይገኛሉ። ያው ስለ ክፍል ሲወራ እንግዲህ በዋናነት ትኩረት የምናደርገው ቤት ውስጥ ያሉ ክፍሎች የቤት ክፍሎች ቤት ውስጥ የሚካተቱ ምን ምን ክፍሎች ይኖራሉ የሚለው በዋናነት ትኩረት አድርገን የምናዎረው ጉዳይ ይሆናል። ቤት ውስጥ እንግዲህ በዋናነት የመኖሪያ ቤት ከሆነ መኖሪያ ቤት ከሆነ በጣም ዘመናዊ የሚባለውና ጥሩ የሚባለው ሶስት ምኝታ ክፍል አንድ ማብሰያ ክፍል ሻወር ቤት ከነ ሽንት ቤቱ ማለት ነው ሁለት አንድ እቃ ክፍል ያለው ጥሩ ሙሉ የሚባል የቤት ክፍል ነው ማለት ነው። ሳሎን እና ሳሎን ይኖረዋል በትልቅ ሳሎን ማለት ነው በዚህ መንገድ ቤቶች ጥሩ መኖሪያ ቤት የሚባለው እንደዚህ አይነት እንትን አለው። ከዛ ውጪ ከዛ ውጪ ሆቴሎች እና ሬስቶራንት የሚባሉት በተለይ ሆቴሎች እንደ ሆቴል የሚዘጋጁ ህንፃዎች የሚሰሩ ህንፃዎች ትላልቅ ክፍሎች ይኖራቸዋል እንግዲህ ከትንሽ እስከ ትልቅ ድረስ ዘመናዊ ክፍሎች ዘመናዊ ማደሪያዎች ምኝታ ቤቶች ይኖራቸዋል ማለት ነው። እና እነዚህ ዘመናዊ መኝታ ቤቶች እንደየ ሆቴሉ አይነት እንደየ ሆቴሉ ደረጃ ሊለያዩ ይችላሉ አንድ ሆቴል ሆኖ እንኳን ምኝታ ቤቶቹ ወይም ክፍሎቹ ከደረጃ አንድ እስከ ደረጃ አስር የተለያዩ ደረጃዎች ሊኖራቸው ይችላሉ ማለት ነው። ኢትዮጵያ ውስጥ እንኳን አሁን የሚሰሩ ሆቴሎች በከፍተኛ ሁኔታ ጥራታቸውን የጠበቁና ለውጭ ሀገር ዜጎች ጎብኚዎች በሚመጡበት ሰዓት የውጭ ሀገር ስታንዳርድን ያደጉ ሀገራት የሚባሉ የሆቴል ስታንዳርዶችን የጠበቁ ክፍሎች እየተሰሩ ይገኛሉ። እነዚህ ሆቴሎች በእርግጥ ዋጋቸው ለመካከለኛው የህብረተሰብ ክፍል የሚቀመሱ አይደሉም ነገር ግን ታሳቢነታቸው ለውጭ ሀገር ዜጎች እና ለሌሎች ሀብታም ዜጎች ታሳቢ የተደረጉ ይመስላሉ ግብይታቸውም በብር ሳይሆን በውጭ ምንዛሬ በዶላር እስከመገበያየት ደርሷል። እነዚህ ግብይቶች ግን መንግስት ሃይ ሊላቸው ይገባል መንግስት ትኩረት ሊሰጣቸው ይገባል ምክንያቱም ሰው መመገበያ ሰው መጠቀም የማይችልበት ደረጃ ላይ ደርሷል ለምሳሌ ኢትዮጵያ ውስጥ አንድ ሆቴል መቶ ዶላር ከሃምሳ ዶላር እስከ መቶ ዶላር በአንድ አዳር የሚጠይቁ ሆቴሎች አሉ። ይሄ መቶ ዶላር ማለት በኢትዮጵያ እንግዲህ የአንድ ወር ደሞዝ ነው። የአንድ ወር ደሞዝ ለዛውም ጥሩ የተማረ ሰው ብቃት ያለው ሰው ክህሎት ያለው ሰው ጥሩ ደረጃ ጥሩ ደሞዝ ተከፋይ የሚባለው ሰው የሚያገኘው የደሞዝ መጠን ነው ይሄ መቶ ዶላር ማለት ማለት ነው። እና በዚህ ልክ አንድ ሀገር ውስጥ ከፍተኛና ዝቅተኛ ተከፋይ መሆን ትክክል አይደለም የኑሮ ውድነቱ ያልተገባ ስርጭት እንደሆነ የኑሮ ውድነቱ አካሄድ አግባብ እንዳልሆነ የሚያሳይ ምልክት ነው ማለት ነው። እና ይሄን ነገር በትክክል አይተን ይሄን ነገር በትክክል መንግስት ቁጥጥር አድርጎበት ሊስተካከል የሚገባው ነገር ነው ማለት ነው ወይ የሰውን የሠራተኛውን የኑሮ ሁኔታ ማስተካከል መቻል አለበት። አለዛ ደግሞ እንደዚህ አይነት ዋጋቸው በጣም የተጋነኑና ውድ የሆኑ የአገልግሎት ሰጪ ተቋማትን እንዲያሻሽሉ ማገዝ መቻል አለብን ማለት ነው። እና ስለ ክፍል ሲወራ ይሄን ይመስላል አመሰግናለሁ

እህት ይላል እህት እንግዲህ በእንግሊዘኛች አቻ ትርጉሙ ሲስተር የሚል ትርጉም አቻ የሆነ ቃል አለው። እህት እንግዲህ ከአንድ እናት የምትወለድ ሴት ልጅ ከአንድ አባት የምትወልድ ተመመሳይ አባት ያላቸው ሴቶች እህት እማማች ይባላሉ። ከአንድ አባት የሚወልዱ የሚወልዱ ወንድና ሴት እህቱ ናት ይባላል። ከአንድ እናት የሚወለዱ ሴቶች እህት እማማች ናቸው። በተመሳሳይ ከአንድ እናት የምትወለድ የሚወለድ ወንድና ሴቶችም እህቱ ናት ይባላል ለወንዱ ማለት ነው። ለሴቷ ለወንዱ እህቱ ናት ወንዱ ለሴቷ ደግሞ ወንድም ይባላል ወንድም የሚለው ለወንድ ነው እህት የሚለው ደግሞ ለሴት ነው ማለት ነው። እና እህትና ወንድም ከአንድ እናትና ከአንድ አባት የሚወለዱ ሴትና ወንድ ልጆች እርስ በእርሳቸው እህትና ወንድም ይባላሉ ማለት ነው። እንግዲህ እህትና ወንድሞችን በሁለት ከፍለን ማየት እንችላለን ስለ እህት ሲወራ አንደኛው እህት የእናት ልጆች እህት ይባላሉ የእናት እህት እማማች ይባላሉ የእናት ብቻ አባታቸው የተለየ ሆኖ እናታቸው ተመሳሳይ ከሆኑ እህት ይባላሉ ማለት ነው። ለምሳሌ አንድ ልጅ አባቷ ሌላ ቦታ ሊሆን ይችላል። ከእናቷ ሶስት አራት ልጆች ወንድሞች ወይም እህቶች ሊኖራት ይችላሉ። የነሱ አባት ሌላ ሊሆን ይችላል። እና እነዚህ ልጆች ለልጅቷ ለእነዚህ ልጆች እህታቸው ናት እህታቸው ናት ነገር ግን በአባት አይገናኙም ማለት ነው። ስለዚህ ከሁለት አንዱ ከእናት ወይም ከአባት አንድ አንድ አይነት የጋራ ካላቸው እህት መባል ይችላል ማለት ነው። በተመሳሳይ ደግሞ አንድ ሰው አባት ከአባቱ ተወልዳ አንድ ልጅ የጋራ አባት ኖሯት እናታቸው ከእናታቸው ግን የጋራ ያልሆነች እናት ካለቻቸው በአባታቸው በኩል እህት ይባላሉ ማለት ነው። እህታቸው ናት ማለት እንችላለን እና በዚህ መንገድ እህትና ወንድም ይገለጻል። ሌላው ደግሞ አባትም እናትም ተመሳሳይ ይሄ የታደሉ እንትኖች ናቸው። አባታቸውም እናታቸውም አንድ አይነት የሆኑ እህቶችና ወንድሞች ሊኖሩ ይችላሉ እነዚህ ሰዎች በትክክል እህትና ወንድ ይባላሉ። እንደውም ግንኙነታቸውም ከሌላው ከአባታቸው እና ከእናታቸው ከሁለት አንዳቸው ከሚገናኙ ሰዎች የበለጠ በጣም ጠንካሮች ናቸው። ቤተሰባዊ ፍቅር አለ ፍቅራቸው በጣም የተለየ ነው። ነገር ግን ምናልባት ከአንድ አባት እና ከሌላ እናት በሚወለዱበት ጊዜ የምትሳሰብ እንደ እህት እንደ ወንድም የመተያየት ነገራቸው በጣም ዝቅ ይላል። ክፍተት ይኖራል በመካከላቸው ማለት ነው። እና እየበለጠ ቁርኝት ያላቸው ከአንድ አባት እና ከአንድ እናት የተወለዱ እህትና ወንድም ሰዎች የበለጠ ቁርኝት ይኖራቸዋል። ምክንያቱም የመጀመሪያው ከልጅነታቸው ጀምረው አንድ ቤት ነው የሚያድጉት አብረው ነው የሚያድጉት ችግሩንም ደስታውንም አብረው ተካፍለው ያድጋሉ እና የሚመጣባቸውን ፈተና አብረው ተጋፍጠው ነው የሚያደጉት። በስነልቦና አንድ አይነት በጣም ተመሳሳይ የመሆን ነገር አለ በስነልቦና አንድ አይነት የመሆን ነገር አለ። ነገር ግን ከተለያየ እናትና አባት የሚወለዱ እህትና ወንድሞች የሚያድጉበት አካባቢ ይለያያል። የሚለምዱት ባህሪ የተለያየ ነው ያደጉበት ማህበረሰብም የተለያየ ሊሆን ይችላል። በዚህ ምክንያት የአይዲዮሎጂ ልዩነት ይኖራል ማለት ነው። አብሮ የመስማማት አብሮ የማደግ ሲያድጉ የተለያየ ሀሳብ ይዞ የማደግ ነገር በመካከላቸው ሊኖር ስለሚችል እነዚህን ሰዎች የሚያቀራርባቸው በመካከላቸው ያለው ሀሳብ ሊለያይ ይችላል ማለት ነው። እና የሀሳብ ልዩነት በመካከላቸው በሚኖርበት ሰዓት ያ የሀሳብ ልዩነት ደግሞ እንዲያራርቃቸው ሊያደርግ ይችላል አንድ እንዳይሆኑ ግንኙነታቸው የበለጠ እንዳይጠነክር እንደ ባሪየር ሊሆን ይችላል። ግን አብረው ቢያድጉ ከልጅነታቸው ጀምረው አብረው ህይወት ብዙ ጊዜ ቢያሳልፉ አይዶሎጂያቸው ወይም አመለካከታቸው አስተሳሰባቸው ተመሳሳይነት ይኖረዋል። ስለዚህ የመግባባት የመቀራረብና አንድ የመሆን እድላቸው ከፍተኛ ይሆን ነበር ማለት ነው። እና በዚህ ምክንያት እህትማማቾችና ወንድምና እህቶች በእናታቸውና በአባታቸው አንድ አለመሆን ምክንያት ቅርርባቸው ሊቀንስ ይችላል ማለት ነው። ስለዚህ ስለ እህት ያለኝ ትንታኔ ለዛሬ ይሄን ይመስላል

ለምን ይላል ለምን እንግዲህ ደብልዌዩ ኤች ኩዌሽን ከሚባሉት ጥያቄዎች መካከል አንዱ ነው ለምን የሚለው ቃል በዋናነት ምክንያት እንዲዘረዝር አንድ ሰው እንዴት እንደነበረ ሙሉ መረጃ እንዲያስረዳ የሚጠይቅ ጥያቄ ነው ማለት ነው። ለምን የሚለው ቃል የእንግሊዘኛ አቻ ትርጉሙ ዋይ የሚል ትርጉም ስላለው እና ለምን ተብሎ ሲጠየቅ ወይም ዋይ ተብሎ ሲጠየቅ ምክንያቱም በዝርዝር የሆነበትን በዝርዝር እንዲያስረዳና እንዲነግር የሚጋብዝ ጥያቄ ነው። እንግዲህ ሃው ዋት ዋይ የሚሉ ደብሊ ዩ ኤች ኩዌሽን የሚባሉት ማለት ነው። መካከል አንዱ ዋይ ነው ዋይ የሚለው ደግሞ ለምን ለሚለው ከዚህ ጥያቄ ጋር ተመሳሳይ ነው ማለት ነው። እና ብዙ ጊዜ ለምን ብሎ የሚጠይቅ ሰው በደንብ መረዳት የሚፈልግ ምክንያቱን መሰረታዊ ችግሩን መሰረታዊ መንስኤውን ማወቅ የሚፈልግ ሰው ለምን ብሎ ይጠይቃል ማለት ነው። እና ለምን የሚለው ቃል ምክንያታዊ መሆንን ይጠይቃል ምክንያታዊ ብንሆን ምን አይነት ምክንያታዊ ቢሆን ምን አይነት መልስ ሊኖረን ይችላል ምን አይነት ምክንያት ሊኖረን ይችላል የሚለውን ለማስረዳት ለማሳየት የምንጠቀምበት ቃል ነው። እና ጥያቄ ለምሳሌ የተለያዩ ጥያቄዎች በሚገጥሙን ሰዓት ለምን የሚለው አከራካሪ ነገር ትርጉም የሚፈልግ ዝርዝር ሁኔታ የሚፈልግ ጥያቄ በመሆኑ በተደጋጋሚ ሊገጥመን ይችላል ይሄ ጥያቄ ማለት ነው። በተለይ ስራዎችን ለስራ ቅጥር በምንሄድበት ጊዜ ኢንተርቪው እንደረጋለን ወይም ቃለመጠየቅ ልንደረግ እንችላለን እና ቃለመጠይቅ በምንደረግበት ጊዜ እንደሚታወቀው በጣም ብዙ ጥያቄዎች ልንጠየቅ እንችላለን እንደ ቃለመጠየቁ አይነት ሊለያይ ይችላል እንደ ጥያቄዎቹ ፍላጎት እንደ ስራው አይነት የቃለ መጠየቅ ጥያቄዎች ሊያዩ ይችላሉ። ነገር ግን እንደተለመደው ከመጀመሪያው ራስክን አስተዋውቀን ተብሎ ቃለመጠይቅ ላይ ይጠየቃል። አይ እኔ ስሜ እንትና እንትና እባላለሁ እንደዚህ እንደዚህ ትምህርት እዚህ ቦታ እዚህ ዩኒቨርሲቲ ተምሬያለሁ በሁለተኛ ዲግሪ የመጀመሪያ ዲግሪዬን እዚህ ተምሬያለሁ አሁን የምሰራው እንደዚህ ነው የስራ ልምድ ካለን ማለት ነው ምናምን ብለን የራሳችንን መልስ እንጠይቀን እንመልሳለን ራስክን አስተዋውቅ ሲባል ማለት ነው። ከዛ ቀጥሎ ለምን ወደ እኛ መስሪያ ቤት መቀላቀል ፈለክ የሚል ጥያቄ በጣም የተለመደ ጥያቄ የሚጠየቅ ጥያቄ ነው ማለት ነው። ለምን ነው የሚለው ለምን ስለዚህ ይቺ ለምን የምትል ቃል ብዙ ዝርዝር መልሶችን እንድናቀርብ ትጋብዘናለች ማለት ነው። ብዙ ዝርዝር መልሶችን እንድናቀርብ ትጋብዘናለች ስለዚህ ለምን ለሚለው ቃል ለምን ለሚለው ቃል ዝርዝር መልስ በምናቀርብበት ሰዓት ለጥያቄው ግብአት የሚሆኑ መልሶችን እናካትታለን ለጥያቄው ግብአት የሚሆኑ መልሶችን እናካትታለን እነዚህ መልሶች ደግሞ እነዚህ መልሶች ደግሞ በተለይ ጥያቄውን መሰረት ያደረጉ ከጥያቄው ጋር ግንኙነት ያላቸው መልሶች መሆን መቻል አለባቸው። ከዛ ውጪ ዝም ብለን የማይገናኝ ነገር ለምን ለሚለው ጥያቄ ብዙ ዝባዚንኪ ነገር ልናስቀምጥ እንችላለን እሱ ግን ጥቅም የለውም ማለት ነው። ለምን ለምንጠየቀው ወይም ለምንመልሰው መልስ ውጤታችን እንዲቀንስ ሊያደርገን ይችላል ከዛ ውጪ ከስራ ፈተና ውጪ በተጨማሪ ማለት ነው። ክፍል ውስጥ ተማሪዎች ትምህርት በሚማሩበት ሰዓት ክፍል ውስጥ ለምን የሚሉ መሰረታዊ ጥያቄዎች ሊጠየቁ ይችላሉ። እንግዲህ ተማሪዎች ክፍል ውስጥ ፈተናን በሚፈተኑበት ሰዓት በጣም የተለመዱ የፈተና አይነቶች አሉ ከእነዚህ የፈተና አይነቶች መካከል የመጀመሪያው ምርጫ ይኖራል ሌላው አዛምድ ይኖራል እውነት ሀሰት ይኖራል እና ዳሽ ሙላ ይኖራል ከዛ ውጪ ግን እነዚህ እንትኖች በዋናነት የሶሻል ሳይንስ ወይም ማህበራዊ ሳይንስ ትምህርት አካባቢ የተለመዱ ናቸው ምርጫ ምናምን የሚባሉት ማለት ነው። ግን ወደ ቴክኖሎጂ ስንመጣ ወይም ወደ ተፈጥሮ ሳይንስ የትምህርት ዘርፍ አካባቢ ስንመጣ ምክንያታዊ ምክንያት የሚፈልጉ ጥያቄዎች ይጠይቃሉ እና ዋይ የሚለው ጥያቄ በተደጋጋሚ ልትጠየቅ ይችላል ኤክስፕሌን የሚሉ ጥያቄዎች በተደጋጋሚ ልትጠየቁ ይችላሉ። እና ዋይ የሚለው እንደሚታወቀው ለምን የሚለውን ለመግለጽ ነው የምትጠቀምበት ለዛሬ ይሄን ይመስላል። አመሰግናለሁ

መጽሐፍ ይላል መጽሐፍ መጽሐፍ በእንግሊዘኛ የእንግሊዘኛ አቻ ትርጉሙ ራይቲንግ ራይቲንግ ነው የሚባለው። እና መጽሐፍ እንግዲህ ልጆች ከትምህርት ቤት ከመግባታቸው ከአራት አመታቸው ጀምሮ መጽሐፍን እስከ መጨረሻ ህይወታቸው ድረስ ኤክሰርሳይስ የሚደረግ የሚለማመዱት ነገር። የለት እለት ስራችን ላይ በተለይ በትምህርት ዘርፍ ውስጥ የምንቀጥል ከሆነ የሚቀጥሉ ከሆነ ልጆች ከአራት አመት ጀምረው በእጃቸው የሚሞክሩት የሚያደርጉት ነገር ነው መጽሐፍ ማለት የተለያዩ የመጽሐፊያ አይነቶች አሉ። የመጽሐፊያ አይነቶች አሉ የመጀመሪያው እንግዲህ ከልጅነታችን ጀምረን እጃችንን ለማፍታታት የምንጠቀምበት እርሳስ አለ። እርሳስ እንግዲህ ማንኛውም ህፃን ልጅ ለመጀመሪያ ጊዜ መጽሐፍ የሚለማመድበት የሚጀምርበት የመጻፍያ አይነት ነው። እና እርሳስ ከላይ ማጥፊያ ስላለው ብንሳሳትም እያጠፋን እያስተካከልን ስዕሎችን እንሞክርበታለን ፊደሎቹን የእንግሊዘኛም የአማርኛ ፊደሎችን እንሞክራለን በዚህ በዚህ መንገድ እርሳስ በቀላሉ መጥፋትና መስተካከል ስለሚችል ለልጆችና መለማመድ ለሚፈልጉ ህፃናት በጣም አስፈላጊ ነገር ነው ማለት ነው። ከዛ ውጪ እስኪቢርቶ አለ። እስኪቢርቶ በደንብ መጻፍ ስንጀምር በደንብ መለየት ፊደሎቹን መለየት ስንጀምር በዋናነት ለስራ ጉዳይ ለመለማመጃ ሳይሆን የምንፈልገውን ነገር ለመጻፍ የምንፈልገውን መልእክት ለማስተላለፍ በጽሁፍ ማለት ነው። ስኪብሪቶን ተጠቅመን እንጽፋለን ከዛ ውጪ ግን ለመለማመድ ከሆነ እርሳስነው የምንጠቀም ማለት ነው። እርሳስ በእርግጥ ለመለማመድ ብቻ አይደለም የምንጠቀምበት በተለይ ውስብስብ የሆኑ የኢንጂነሪንግ ዲዛይኖችን ለመሳል ምክንያቱም የዲዛይን በምንሰራበት ሰዓት ስንሳሳት በቀላሉ አጥፍተን ለማስተካከል ስለሚጠቅም ውስብስብ ኢንጂነሪንግ ስራዎችን ለመስራት እንጠቀምበታለን። እና በጣም አስፈላጊና ሁሌም በተለይ ዲዛይነሮች የሚጠቀሙት የመጻፍያ አይነት ነው። ከዛ ውጪ ያለው እንደነገርኳችሁ እስኪብርቶ በጣም በተደጋጋሚ ለመጻፍ መልእክቶችን ለማስተላለፍ ለመጻፍ ቀና ስለሆነ ማለት ነው። በትክክል መጻፍና ማንበብ የሚችሉ ሰዎች የሚጠቀሙት የመጻፍያ አይነት እስኪብርቶ ነው ማለት ነው። ከዛ ውጪ ከለር ከለር እነዚህ ወፍራም ከለሮች በተለይ ትላልቅ ጽሁፎችን ለመጻፍ እንጠቀምባቸዋለን በእጃችን አንዳንድ ማስታወቂያዎችን ለመለጠፍ በከለር ጽፈን እንለጥፋለን። በተለይ ደግሞ ትምህርት ቤት ውስጥ ለማስተማር በተለይ ከፍተኛ ትምህርት ተቋማት አካባቢ ለማስተማር አሁን አሁን ቾክ ከምንጠቀም ይልቅ እነዚህ ማርከሮችን ብንጠቀም በቀላሉ ለመጻፍ ቀላል ናቸው አያስቸግሩም ጉልበት አይፈጁም በቀላሉ ይጠፋሉ ለማጥፋት ወደ አይናችን የሚገባ ምንም አይነት ቆሻሻ አይኖርም ማለት ነው። ነገር ግን ቾክ ስንጠቀም የቾክ ብናኝ ስላለው እነኚህ ብናኞች በምናጠፋበት በምንጽፍበት ሰዓት ወደ አይናችን ስለሚገቡ የአስተማሪዎች አይን በቀላሉ ሊጎዳና ሊቸገሩ ይችላሉ ማለት ነው። እና ከቾክ ይልቅ ባርከር በጣም አስፈላጊ በቀላሉ ለመጻፍ የሚመች ተማሮች ቁጭ ብለው ለመለየት እና በቀላሉ ለማየት የማይቸገሩበት ነገር ነው ማለት ነው። ምናልባት በኢኮኖሚ ካየነው ይሄ ማርክ ባርከር ባ ማርከር ኢኮኖሚ ማርክ የሚባለው ወይም ማርከር ኢኮኖሚው ለመግዛት ብዙ ወጪ ሊያስወጣን ይችላል ግን አሁን አሁን ቾክ በጣም ኋላ ቀር የሆነ የማስተማሪያ ዘዴ ነው። በዛ ምክንያት ማርከር ዋይት ቦርድ ወይም ነጭ ብላክ ቦርድ ይፈልጋል። ከዛ ውጪ ቆንጆና ለተማሪዎችም ለአስተማሪዎችም የሚመች አይነት መጽሐፊያ ነው። ከዛ ውጪ መጽሐፊያ እንግዲህ ደብተርም እንደ መጽሐፊያ እንጠቀምበታለን እስኪብርቶ ሲኖረን የምንጽፈው ደብተር ላይ ነው ደብተር ከሌለ መጻፊያ እስኪብርቶ ብቻውን ጥቅም የለውም ማለት ነው። በዚህ በዚህ መንገድ ስለ መጽሐፍ ይወራል። ለመጻፍ እኛ ጽሁፍ ለመጻፍ የግድ ሁለት ነገሮች መገናኘት አለባቸው ቀለም ያለው ነገር እና ቀለሙ የሚያርፍበት ሜዳ ያስፈልጋል። እና ያ ሜዳ ደብተር እንለዋለን ደብተር ብዙ ጊዜ ነጭ ነው ምክንያቱም ነጭ ነገር በቀላሉ ሌሎች ነገሮችን ለማሳየት በግልጽ ስለሚታይ ማለት ነው። በግልጽ ስለሚታይ ሜዳው ነጭ መሆን አለበት የሚጻፍበት ደግሞ መጻፊያው ከነጭ ውጭ መሆን አለበት ቀይም ሊሆን ይችላል። ሰማያዊም ሊሆን ይችላል ጥቁርም ሊሆን ይችላል

"አንድ" ይላል። "አንድ" የሚለው ቃል እንግዲህ ቁጥር ነው። ይሄ ቁጥር በአማርኛ ቁጥሮች ከአንድ ከዜሮ በእርግጥ ከዜሮ ነው የሚጀምረው ግን ዋጋ ያለው ከአንድ ጀምሮ ስለሆነ "አንድ" የሚለው በእንግሊዝኛ አቻ ትርጉሙ "ዋን" የሚል ትርጉም አለው። እና ከአንድ ጀምሮ በአማርኛ ሁለት፣ ሶስት፣ አራት እያለ ይቀጥላል ማለት ነው። እና "አንድ" የሚለው ቃል በዋናነት ነጠላ ቁጥርን ለማሳየት እንጠቀምበታለን፤ ነጠላ ቁጥር ማለት በእንግሊዝኛው "ሲንግል" የሚባለው ማለት ነው። እና "ሲንግል" ነጠላን ነገር አንድ የሆነን ነገር ብቻ ለማሳየት፣ ለመንገር የምንጠቀምበት ቁጥር ነው። ስለዚህ ስለ "አንድ" ስናወራ ብዙ ነገር ወደ አእምሮአችን ይመጣል። የመጀመሪያው "አንድ" ማለት የመጀመሪያ እንደማለት ነው፤ የመጀመሪያ እንደማለት ነው። እና ስለ "አንድ" ስናወራ ስለ "አንድ" ስናወራ፣ ከሃይማኖት ጋር በተያያዘ ስለ አንድ አምላክ፣ ስለ አንድ ፈጣሪ ማስታወስ ይኖርብናል ማለት ነው፤ መንገር መናገር ይኖርብናል፤ እና "አንድ" ማለት "አንድ" ማለት ፈጣሪ ይህችን አለም ካለመኖር ወደ መኖር ያመጣት "አንድ አምላክ እግዚአብሔር ነው" ብላ የኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን ታምናለች። ከዚህ በተጨማሪ ደግሞ ሌሎችም የእምነት ተከታዮች "አምላክ አንድ ነው" ብለው ያምናሉ። ግን የየራሳቸው የተለያዩ እምነቶች የየራሳቸው የሚያምኑት የተለየ አምላክ አላቸው፤ ሁሉም ግን "አንድ አምላክ" ብለው ነው የሚያምኑት ማለት ነው፤ ሁሉም "አንድ አምላክ አለ" ብለው ነው የሚያምኑት፤ ከዚያ ውጭ "አንድ አምላክ አለ" ብሎ ከማመን ውጭ እነዚህ አማልክት በስም ተመሳሳይነት ላይኖራቸው ይችላል። በእርግጥ ከአንዳንድ እምነቶች ጋር በተለይ አሁን የክርስትና እምነት ተብሎ በውስጡ ብዙ ሃይማኖቶች ሊኖሩ ይችላሉ፤ የክርስትና እምነት ተብሎ በውስጡ አራት እና ከዚያ በላይ የሆኑ ሃይማኖቶች ሊኖሩ ይችላሉ። ለምሳሌ ኦርቶዶክስ ተዋህዶ አለ፤ ክርስትና ነው የሚባለው። ኦርቶዶክስ ተዋህዶ፣ ፕሮቴስታንት አለ፤ በፕሮቴስታንት ውስጥ ደግሞ ወንጌላዊ የሚባል አለ፣ መሰረተ ክርስቶስ የሚባል አለ፤ የተለያዩ እምነቶች ይኖራሉ ማለት ነው። ከዚህ ውጭ ደግሞ ካቶሊክ ቤተ ክርስቲያን አለች፤ እና እነዚህ በሙሉ የሚያመልኩት ኢየሱስ ክርስቶስን ነው፤ "አምላክ" ብለው የሚያመልኩት ማለት ነው። ኢየሱስ ክርስቶስ ነው፤ የቅኖና እና የዶግማ ልዩነቶች ቢኖሩም። "አንድ አምላክ" ብለው የሚያመልኩት ግን ኢየሱስ ክርስቶስን ነው። የሚለያየው ውስጥ ላይ ባሉ ቀኖና እና ዶግማ በሚባሉ ነገሮች ላይ ልዩነቶች ይፈጠራሉ ማለት ነው፤ እና በዚህ መንገድ ስለ "አንድ" ስናወራ ስለ አንድ አምላክ፣ ስለ አንድ ፈጣሪ፣ አለምን ከባዶ፣ ከምንም ወደ ዓለምነት የቀየረ ፈጣሪ ነው ማለት ነው፤ እና ስለ እርሱ እናወራለን፤ በቤተ ክርስቲያን በኢትዮጵያ ኦርቶዶክስ ቤተ ክርስቲያን "ሥላሴ ስንት ናቸው?" ሲባል "አንድም ሦስትም ናቸው" ይባላል። "አንድም ሦስትም ናቸው" ማለት "አንድ" የሚሆኑበት እና "ሶስት" የሚሆኑበት የተለያዩ አንድምታዎች አሏቸው፤ አንድ የሚሆኑበት በሀሳብ፣ በባሕርይ፣ በአገዛዝ፣ ይህችን አለም በመፍጠር እና በሥልጣን አንድ ናቸው፤ "ሶስት" የሚሆኑበት ደግሞ በግብር ሶስት ናቸው፤ በአካል እና በግብር ሶስት ናቸው። "በአካል ማን ማን ናቸው?" ከተባለ አብ አብ ማለት አባት ነው፣ ወልድ ወልድ ልጅ ነው፣ መንፈስ ቅዱስ ሠራፂ ማለት ነው፤ እና በ በሶስት እና በአንድ ሥላሴ ይከፈላሉ ማለት ነው። "አንድ" የሚለው እንግዲህ በባሕርይ፣ በህልውና፣ አለምን በመፍጠር፣ በብዙ ነገር "አንድ ናቸው" ይባላል፤ እና "አንድም ሦስትም ናቸው" ብለን በኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን አስተምህሮ መሰረት እንናገራለን፤ በጠቅላላው ግን ስለ "አንድ" ስናወራ፣ ስለ "አንድ" ሲነሣ ስለ አንድ አምላክ አለምን ስለፈጠረው አምላክ በሙስሊምም "አላህ" የሚሉት "አላህ" የሚሉት በክርስቲያንም "እግዚአብሔር" የምንለው አለምን ካለመኖር ወደ መኖር ያመጣ ኃያሉ እግዚአብሔር ነው ማለት ነው። ስለ "አንድ" ሲወራ እንግዲህ የአለም አፈጣጠር አወዛጋቢ ነገሮች ቢኖሩትም አብዛኛው ሰው የሚስማማበት

ቤተክርስቲያን ይላል። ቤተክርስቲያን የክርስቲያኖች መሰብሰቢያ ክርስቲያኖች ጸሎት የሚያደርጉበት ፈጣሪያቸውን እግዚአብሔርን የሚያመሰግኑበት መስዋዕት የሚያቀርቡበት። ቦታ ቤተክርስቲያን ወይም የክርስቲያኖች ቤት ቤተ እግዚአብሔርም የሚል ስም ይሰጡታል። አብዛኞቹ ምክንያቱም የእግዚአብሔር መንፈስ የሚሰፍርበት ቅዱሳን ጻድቃን ሰማዕታት ስማቸው የሚዘከርበት። መላእክት ተራዳይነታቸው የሚለመንበት የእግዚአብሔር ምህረት እና ይቅር ባይነትን ይቅር በለን የሚል ጸሎት የሚጸለይበት። በአብዛኛው የተለያዩ የአምልኮ ተግባራት የሚከነወ የሚከወኑበት ቦታ በመሆኑ ምክንያት ክርስቲያኖች እግዚአብሔርን የሚጠይቁበት ስለዚህ የክርስቲያኖች እና የእግዚአብሔር አንድ የሚገናኙበት ቦታ ነው ማለት ነው። ለእግዚአብሔርም ለቤተክርስቲያንም ቅርብ የሆነው ቦታ። ይሄ ሲባል ግን እግዚአብሔር ለቦታ ሩቅ ነው ማለት አይደለም። እግዚአብሔር ለሁሉም ቦታ ቅርብ ነው ሁሉም ቦታ አለ ነገር ግን የእግዚአብሔር ስም የሚጠራበት አካባቢ መንፈስ ቅዱስ ይሰፍራል መላእክት ይሰፍራሉ። የቅዱሳን የጻድቃን የሰማዕታት ስም በሚጠሩበት አካባቢ መልካም የእግዚአብሔር መንፈስ ይሰፍራል ማለት ነው። መንፈስ ቅዱስ በዚህ ምክንያት ክርስቲያኖች ምእመናን ጸሎት በሚያደርጉበት ሰዓት አእምሯቸውን ልቦናቸውን ሰብስበው እግዚአብሔርን ብቻ እያሰቡ የሚያመስግኑበት እና ምህረት ይቅርታ የሚለምኑበት ቦታ ቤተክርስቲያን ይባላል። ወይም የክርስቲያኖች ቤት እንደማለት ነው በእንግሊዘኛው አቻ ትርጉሙ ቸርች እንለዋለን። እንግዲህ ቤተክርስቲያን በተለይ በክርስትና እምነት ተከታዮች ዘንድ የተለያየ አሰራር ሊኖረው ይችላል የተለያየ አሰራር ሊኖረው ይችላል እሱ አሰራር ከእምነት እምነት ሊለያይ ይችላል። ያው እንደሚታወቀው ክርስቲያን ሁኑ ክርስቲያን ክርስትና ውስጥ ብዙ የእምነት አይነቶች አሉ የሃይማኖት አይነቶች አሉ ኦርቶዶክስ ተዋህዶ ቤተክርስቲያን ፕሮቴስታንት ውስጥ እነዚህ መሰረተ ክርስቶስ ወንጌላውያን የሚባሉት አሉ። ሌላ ደግሞ የ የካቶሊክ እምነት ተከታዮች ዘንድም የራሱ የሆነ አስተምሮና የተለየ የእምነት አካሄድ አለ። እና ስለ ቤተክርስቲያን ስናዋራ ስለእነዚህ የእምነት ቦታው የእምነት አይነቶችም ማንሳት ግዴታ ይሆናል ማለት ነው። እንግዲህ ቀደም ባሉት ጊዜያት ቀደም ባሉት ጊዜያት የሚታወቁት ካቶሊክ እምነት ካቶሊክ ቤተክርስቲያን እና የኦርቶዶክስ ቤተክርስቲያን ነበሩ ነገር ግን ከጊዜ በኋላ ይሄ ፕሮቴስታንት እምነት የሚባለው ቀስ ብሎ የመጣ እምነት ነው ማለት ነው። እና የጥንቷ ቤተክርስቲያን የጥንቷ እምነት በጥንት ጊዜ ክርስቲያኖች የሚባሉት በዋናነት ኦርቶዶክሳውያን እና የካቶሊክ እምነት ተከታዮች ናቸው። ነገር ግን በነ ማርቲን ሉተር አፈንጋጭነት በነ ማርቲን ሉተር አፈንጋጭነት የ ፕሮቴስታንት እምነት ተመሰረተች ከዛ በኋላ ፕሮቴስታንት ፕሮቴስታንት ከዛ በኋላ የእምነት ተከታዮችን ብዙ ተከታዮችን የእምነቱ አባላትን አፍርታ እየተንቀሳቀሰች የምትገኝ የሃይማኖት ናት። እና በእነዚህ የክርስትና ሃይማኖቶች ቤተክርስቲያን እንደዋና የእምነት ስራ የሚሰራባት ናት። እና በኢትዮጵያ ኦርቶዶክስ ቤተክርስቲያን በዋናነት ትላልቅ ህንፃ ቤተክርስቲያኖች ይሰራሉ ትላልቅ ደብራት ይሰራሉ አሰራራቸውም የተለያየ ቅርጽ አላቸው። በዋናነት አራት ማዕዘንና እና ክብ ብለን በሁለት እንከፍላችኋለን አራት ማዕዘን የሚሰሩ የቤተክርስቲያን አይነቶች ጉልላታቸው ሶስትም ሊሆኑ ይችላሉ አምስት ጉልላቶች ሊኖራቸው ይችላል ወይም ደግሞ ሰባት ጉልላቶች ሊኖሯቸው ይችላሉ። እያንዳንዱ ጉለላቶች የራሳቸው የሆነ ምሳሌ ያላቸው ሁለት ሶስት በሚሆንበት ሰዓት በጠቅላላ አንድ ሶስት አምስት እና ሰባት አካባቢ ጉልላቶች ነው ብዙ ጊዜ የሚደረጉት አንድ ጉልላት በ ክብ ቤተክርስቲያኖች የተለመደ ነው። በሌላው ደግሞ የተለያዩ በአራት ማዕዘን በሚሆንበት ሰዓት ሶስት እና አምስት

ቀሚስ ይላል ቀሚስ በእኛ ሀገር ይሁን በአለም አቀፍ ደረጃ ሴቶች ለልብስነት የሚገለገሉበት የሚጠቀሙት ለሴቶች ብቻ የሚዘጋጅ የልብስ አይነት ነው። እና ይህ የልብስ አይነት ከተለያዩ ነገሮች ሊሰራ ይችላል። ከተለያዩ ነገሮች ሊዘጋጅ ወይም ሊሰራ ይችላል ማለት ነው ከሚሰሩባቸው ነገሮች መካከል ባህላዊ ቀሚስ የሚባለው በተለይ በኢትዮጵያ በገጠራማ አካባቢ በሰሜኑ አካባቢ የሚዘወተርና ለባህል ብቻ የሚለበስ የተለያዩ በዓላት ፕሮግራሞች እና የተለያዩ ዝግጅቶች በሚኖሩ ሰዓት ሴቶች የሀበሻ ቀሚስ በመልበስ አምረውና አጊጠው ከቤታቸው ይወጣሉ ማለት ነው። እና ይህ የሀበሻ ቀሚስ በዋናነት የሚሰራው ከጥጥ ነው። ጥጥ የሚባለው እንግዲህ ኮተን ነው ሚባለው ከጥጥ ነው ሚሰራው እና ጥጡን እናቶች ይፈትሉታል ባለሙያዎች ይፈትሉታል ከፈተሉት በኋላ ደግሞ ወደ ክርነት እንዲቀየር አድርገው ያዘጋጁታል። በዛ ክር አማካኝነት ቀሚስ ይሰራል። አሁን ላይ የቀሚሶች የቀሚስ ዋጋ የሀበሻ ቀሚስ ዋጋ በከፍተኛ ሁኔታ ዋጋው እየጨመረ አነስተኛ ገቢ ያላቸው የህብረተሰብ ክፍሎች ለመልበስ የሚቸገሩበትና ከአቅማቸው በላይ የሆነበት ጊዜ ላይ ይደርሰናል ማለት ነው። እና በዚህም ምክንያት የሀበሻ ቀሚስ ከሚገዙ ይልቅ ዘመናዊ ቀሚስ ቢገዙ አብዛኞች ይመርጣሉ ምክንያቱም በዋጋው ምክንያት ማለት ነው በዋጋው ምክንያት አብዛኞቹ የሀበሻ ቀሚስ መልበስ ተስኗቸዋል። እና እነኚህ የሀበሻ ቀሚሶች የጎጃም ቀሚስ፣ የጎንደር ቀሚስ፣ የትግራይ፣ የወሎ እየተባለ በየክፍለ ሀገሩ የተለያየ ቀሚስ አይነት ስም ይሰጣቸዋል። እንግዲህ እነዚህ የቀሚስ ስሞች በዲዛይናቸው ነው ሚለያዩት በዲዛይናቸው ይለያያሉ እና በዲዛይናቸው መሰረት በዲዛይናቸው መሰረት ለምሳሌ ጎጃም ላይ የሚዘወተረው የቀሚስ አይነት ሌላ ጋር ከሚዘወተረው የቀሚስ አይነት የአብዛኞቹ ነጭ ናቸው በርግጥ የወሎ ቀሚስ የሚባለው ትንሽ ከለሩ ወይም ቀለሙ ነጭ ሳይሆን ደመናማ ጠቆር ያለ ማለት ግራጫ ሚመስል ነገር ከለር አለው። ሌሎች ግን ነጭ ነው ቀሚሳቸው ማለት ነው እና ይህ ቀሚስ በዋናነት ለባህል በተለይ ደግሞ ለጥምቀት ባህል ሴቶች አምረውና ተውበው አጊጠው ሚወጡበት የልብስ አይነት ነው። በዚህ ምክንያት ሴቶች ቀሚስን በጣም አሁን አሁን በተለይ ከዘመናዊ ቀሚስ ይልቅ የሀበሻ ቀሚስ መልበስ ይፈልጋሉ ነገር ግን መጀመሪያም ለመግለጽ እንደሞከርኩት የሀበሻ ቀሚስ ዋጋው ከፍተኛ በመሆኑ የተነሳ ለመግዛት እና ለመጠቀም ይቸገራሉ ማለት ነው ለመግዛት እና ለመጠቀም ይቸገራሉ። ከዚህ ውጪ ግን ለሴቶቹ ማጌጫና ለበአል ለበአል የሚሆነው ነገር የሀበሻ ቀሚስ ነው ማለት ነው። ወደ ዘመናዊ ቀሚስ ስንመጣ በጣም ዘመናዊ ሚባሉ ጥራት ያላቸው ቀሚሶች በእርግጥ ዋጋቸው እነሱም ከፍተኛ ነው በጣም መሃል ላይ ያሉ ሀገር ውስጥ ተመርተው የሀበሻ ቀሚስ ያልሆኑ ግን ሀገር ውስጥ የሚመረቱ እንደ ሽፎን አይነት ቀሚሶች ዋጋቸው ተመጣጣኝ ነው። በተመጣጣኝ ዋጋ ማግኘት ይቻላል ማለት ነው። ከዛ ውጪ ከዛ ውጪ እነዚህ ዘመናዊ ሚባሉ ቀሚሶችም ዋጋቸው በጣም ከፍተኛ በመሆኑ የተነሳ ለመግዛት ለማጌጥ ሴቶቹ ይቸገራሉ እና በዚህ ምክንያት ከ በዚህ ምክንያት የሆነ ገንዘብ እያወጡ ማጌጥና መጠቀም አብዛኛው ሴቶች ስለማይችሉ ምንድነው ሚያደርጉት እነዚህ መካከለኛ የሚባሉ ቀሚሶችን ይጠቀማሉ። በእርግጥ አሁን አሁን አብዛኛው ሰው ከአብዛኛው ሴቶች ከበዓል ውጪ ሱሪ ነገሮችን ነው ሚጠቀሙት አብዛኛው እየተለመደ መጥቷል ማለት ነው። ቀሚስ ሚታሰበው ፕሮግራም ሲኖር ባህል ሲኖር ነው እና ከዛ ውጪ ሴቶች ሱሪ እየለበሱ ነው ጊዜያቸውን ለስራ ቦታ የሚያሳልፉት እንግዲህ በባህላችን ለሱሪ ሰው ያለው አመለካከት የተለየ ነው ምክንያቱም ሱሪ በጣም በባህል በቤተክርስቲያን ሴቶች ሱሪ መልበስ የለባቸውም። እሚል አመለካከት አስተምሮ ስላለ እሱን ነገር ጥሰው ሴቶች አሁን ሙሉ ለሙሉ ሱሪ እየለበሱ ያሉበት ሁኔታ ነው ያለው ማለት ነው።

ችግር የለም ይላል ችግር የለም ችግር የለም ማለት። አንድ ሰው ለምሳሌ እገዛ ሲፈልግ እገዛ ሲጠየቅ ማለት ላግዝ ወይ ተብሎ ሲጠየቅ ማለቴ ነው። እሱ እንዲያግዝ ሳይሆን ሌላ ሰው ለምሳሌ እኔ በጣም እቃ ተሸክሜ ደክሞኝ ከአንድ ቦታ ወደ አንድ ቦታ በምንቀሳቀስበት ሰዓት የሚያይ ሰው የደከመው የደከመው መስሎ የሚያይ ሰው ጥያቄ ሊጠይቅ ይችላል? ላግዝ ሆይ ብሎ ሲጠይቀኝ አይ ችግር የለም አልደከመኝም። ብዬ ልናገር እችላለሁ ማለት ነው። እና ይሄ ችግር የለም የሚለው ችግር የለም የሚለው ቃል እኛ ላይ ምንም አይነት እርዳታ አንፈልግም። አትቸገሩ ያለውን ነገር ያለውን ሁኔታ እኛ እንወጣዋለን እኛ እንችለዋለን እንደማለት ነው። እና ኖ ፕሮብለም ይብላል በእንግሊዘኛው ኖ ፕሮብለም ችግር የለም እንደማለት ነው። ናት ፕሮብለም እንላለን። እና ችግር የለም የሚለው እርጋታን በም በሚሰጡ ሰዎች የሚጠየቅ ጥያቄ ነው። እኛ ደግሞ አይ ችግር የለም ብለን መልሳችን ይሆናል። ብዙ ጊዜ አንዳንድ ሰዎች የሚገርመኝ እርዳታ እየፈለጉ ከሌሎች እገዛ እየፈለጉ ነገር ግን ዩሉንታ የሚባል ነገር የሚያጠቃቸው ሰዎች አይ ችግር የለም ይላሉ። ችግር የለም ይላሉ እና ይሄ ዩልንታ የሚባል ባህል ጥሩ ነገር ቢኖሩትም ብዙ መጥፎ ነገሮች ግን አሉት። ይህ ልንታ አንዳንዴ ጥሩ ነው። ስግብግብነትን ያስቀራል። በጣም እርስ በእርሳችን ይሄ የመመጫጨቅ የሚባለው ነገር በጣም መስገብገብ ኦቨር መስገብገብ የሚባለውን ነገር ያስቀራል በዚህ በዚህ ነገር ጥሩ ነው። ነገር ግን የምንፈልገውን ነገር ደግሞ በግልጽ አለመናገር እና ከሌሎች እርዳታ በሚመጣልን ሰዓት እርዳታውን መግፋት ይሄ ይሉኝታ ነው። እና ችግር ያለ ችግር የለም ብሎ መናገር አንዳንዴ መጥፎ ባህል ጎጂ ባህል ነው ብዬ አምናለሁ። ምክንያቱም ሰው እንደመሆናችን መጠን ችግሮች ይበዙብናል ችግሮች በዙሪያችን ይከቡናል ነገር ግን እነዚህ ችግሮች እነዚህ ችግሮች አንዳንዶቹን እኛ መወጣት የምንችላቸው ችግሮች ሊሆኑ ይችላሉ። አንዳንዶቹ ደግሞ ከእኛ አቅም በላይ የሰዎችን እርዳታ የምንፈልግባቸው ችግሮች ሊኖሩ ይችላሉ። እና ከእኛ አቅም በላይ የሆኑ ችግሮችን ሰዎች እንዲያግዙን መጋበዝ መጥፎ ነገር አይደለም። መጥፎ ነገር አይደለምና መጥፎ ነገሩ ምንድነው? ይገጠመን ያለብንን ችግር መጋፈጥ እንደምንችል ምንም አይነት ችግር እንደሌለብን ችግር የለም ብለን መናገር እሱ መጥፎ ነገር ነው። መጥፎ ነገር ነው። ምክንያቱም የድካማችንን አምነን ችግራችን ክፍተታችን እምነን ችግር የለም ብለን መናገር ይጠበቅብን አይ ጠበቅብንም ማለት ነው። እገዛ ከፈለግን አይ ችግር የለም እግዛ ከፈለግን ችግር አለ ምናምን ላግዝህ ምናምን ሲባል አይ ችግር የለም። ከምንል አግዘኝ አዎ አመሰግናለሁ እግዚአብሔር ይስጥልን ብለን እገዛውን እውቅና ሰጠን አድናቆት ሰጠን። በመጨረሻ አመስግነን መሸኘት ሲገባን መሸኘት ሲገባን ችግር የለም በሚል መአት ችግር ጭንቅላታችን ላይ ተቆልሎ ችግራችንን በሰዎች በኩል እንዳይታወቅ ድክመታችን እንዳይነገር እንዳይታወቅ ስንል በይሉኝታ ተሸፍነን መቅረት የለብንም ብዬ አምናለሁ። እና ይሄ መግደርደር የሚባለው ነገር ችግር የለም በተለይ ምንድነው የሆነን አካባቢ በጣም ተግዳዳሪ አድርጎ መሳል አለና እሱም ዝም ብሎ መሳል ሳይሆን ፕራክቲካሊ እውነት ስለሆነ ነው። በጣም ርቦን ለምሳሌ ርቦን ና ወንድሜን እንብላ ብሎ ሰው ሊጠይቀን ይችላል ርቦን እኮ ነው አይ ችግር የለም አራበኝም የሚል ማህበረሰብ አለ። ይሄም ራሳችንን ነው የሚጎዳ ራሳችን ነው። ድካም ያደክመናል መብላት እያለብን መጠቀም እያለብን እኛ ግን ችግር የለም በሚል ተልካሻ ምክንያት ከእውነት የራቀ ይሉኝታ ይዞን ችግር የለም በሚል ራሳችንን እንሸወዳለን ራሳችንን እንሰርቃለን። እና ይህ ችግር የለም የሚል ቃል መጥፎ ቃል ነው። አንዳንዴ ችግር ባይኖር ጥሩ ነው ሁሉን ነገር ችለነው ቢሆን ችግር የለም የምንለው መልካም ነው። ነገር ግን ሁሉን ነገር ችለነው ወይም በአካባቢያችን በዙሪያችን ችግር ሳይኖር ቀርቶ ሳይሆን ዩልንታ የዞን ችግር የለም የምንለው ነገር እኛን ይጎዳናል። መጥፎ ነገር ስለሆነ ችግር የለም ብለን ችግር እያለ መሸፈን የለብንም ብዬ አምናለሁ

ቃለ መጠይቅ ይላል ቃለ መጠይቅ እንግዲህ በሰፊው ልናወራበት የምንችለው ጉዳይ ነው። ቃለመጠይቅ አቻ የእንግሊዘኛ ትርጉሙ ኢንተርቪው ነው ኢንተርቪው። ቃለመጠየቅን በዋናነት በሁለት ከፍለን ማየት እንችላለን። የመጀመሪያው የስራ ቃለመጠየቅ ሲሆን ሁለተኛው ደግሞ የትምህርት ቃለመጠይቅ ነው። የስራ ቃለመጠይቅ እና የትምህርት ካለመጠየቅ ብለን በሁለት መክፈል እንችላለን። እና በመጀመሪያ ስለ ትምህርት ቃለመጠየቅ ምናይ ይሆናል ቀጥሎ ደግሞ ስለ ስራ ቃለመጠየቅ ምን ይመስላል የሚለውን እንያለን ማለት ነው። የትምህርት ቃለመጠየቅ እንግዲህ በዋናነት ስለ ትምህርት ቃለመጠየቅ ስናወራ ስለ የውጭ ሀገር የትምህርት እድል እናወራለን ማለት ነው። ወይም ስኮላርሺፕ የሚባለው። የስኮላርሺፕ እድል በምንፈልግበት ሰዓት በመጀመሪያ እኛ የተለያዩ ፕሮፌሰሮችን ውጭ ያሉ ከእኛ የትምህርት ዘርፍ ጋር የሚገናኙ ፕሮፌሰሮችን ፕሮፌሰር አድቫይዘርሺፕ እንጠይቃችኋለን ወይም አማካሪ ሁነኝ ብለን ጥያቄ እናቀርብላችኋለን። እነኚህ ፕሮፌሰሮች የኛን ፕሮፋይል አይተው ሲቪያችንን ያያሉ የትምህርት ማስረጃችንን ያያሉ። ሌላ የሰራናቸው ስራዎች የስራ ልምድ ሪሰርች ኤክስፕሪያንስ ምን ያክል ፔፐር ፐብሊሽ አድርጓል ፐብሊሽ አደረጋቸው ፔፐሮች ደግሞ ምን አይነት ናቸው ምን ምን ቦታ ላይ ነው ፐብሊሽ ያደረጋቸው የሚሉትን ነገሮች በሙሉ በዝርዝርና በደንብ ካዩ በኋላ ለኛ መልስ ይሰጣሉ ማለት ነው። እሆናለሁ ወይም አልሆነም የሚል መልስ ይሰጡናል በርግጥ አብዛኛው ፕሮፌሰሮች መልስ የማይሰጡ ፕሮፌሰሮች አሉ። እና መልስ የማይሰጡበት ዋናው ምክንያት ደግሞ የኛን ፕሮፋይል ካዩ በኋላ ከእነሱ ጋር ማች የማያደርግ ከሆነና የሚፈልጉት አይነት ሰዎች ሆነን ካልተገኘን መልስ ላይመልሱ ይችላሉ ማለት ነው። ነገር ግን መልስ ከመለሱልንና እሺ ካሉን ቀጣይ ምንድነው የሚሆነው ማለት ነው? አፕላይ እናደርጋለን ወደ ዩኒቨርሲቲ ወይም ወደ ስኮላርሺፑ አፕላይ እናደርጋለን። አፕላይ ካደረግን በኋላ ይሄ ስኮላርሺፕ ቀነ ገደቡ አልቆ ውጤት በሚወጣበት ሰዓት ውጤታችን በውጤቱ መሰረት ፕሪ አድሚሽን የሚባል ነገር ይኖራል። ምክንያቱም ዶክመንታችን ታይቶ ዶክመንታችን የሚያልፍ ከሆነ ምን ይደረጋል ከዛ በኋላ ዶክመንታችን የሚያልፍ ከሆነ ቃለ መጠይቅ እንደረጋለን። ቃለመጠይቅ ስንደረግ ቃለመጠይቅ የምንደረገው በፕሮፌሰሮች ራሱን የቻለ የቃለ መጠየቅ ኮሚቴ ይኖራል በእነሱ አማካኝነት ቃለ መጠይቅ እንደረጋለን። ስለዚህ ቃለመጠይቅ ስንደረግ ምን መናገሮችን መዘጋጀት ይጠበቅብናል የሚሉትን አሁን መናገር እንችላለን ማለት ነው። በመጀመሪያ አለባበሳችን ነው አለባበሳችን ፎርማል የሚባለው አለባበስ ከውስጥ ሸሚዝ ከዛ ካራባት ከዛ ሱፍ ኮት እንለብሳለን ማለት ነው። ከዛ በኋላ ደግሞ ከልብስ በኋላ በሰአቱ መገኘት ስምንት ሰዓት ከተቀጠርን ቀደም ብለን መጠን ጊዜያችንን አመቻችተን መገኘት መቻል አለብን ማለት ነው። ጊዜያችንን ቀደም ብለን መጥተን ያው የትምህርት እድል ኢንተርቪው ወይም ቃለመጠየቅ በኦንላይን ስለሆነ ወይም ኢንተርኔት ላይ ስለሆነ ኮምፒውተሮቻችንን አስተካክለን መጠበቅ መቻል አለብን ማለት ነው። ስለዚህ በዚህ በዚህ መንገድ ራሳችን ዝግጁ አድርገን ከፕሮፌሰሮች ጋር ቃለመጠየቅ ይሆናል። የመጀመሪያው ቃለመጠየቅ ምንድነው ራስክን አስተዋውቅ የሚል ጥያቄ ነው የሚሆነው ራሳችንን እናስተዋውቃለን ከዛ በኋላ የሰራሃቸውን ስራዎች ንገር ነው የሚሆነው። የሰራናቸውን የስራ ልምድ ኤክስፕሪያንስ ልምዶችን የሪሰርች ልምዶችን በሙሉ እንተነትናለን ማለት ነው። ከዛ በኋላ እሱን ካዩ በኋላ መጠየቅ ያለባቸውን ጥያቄዎች ይጠይቁናል። ከዛ ውጤት ያሳውቁናል ማለት ነው። በዚህ መንገድ ኢንተርቪው ወይም የቃለ መጠየቁን እንፈጽማለን ወደ ስራ ቃለመጠየቅ ስንሄድ። ስራ አፕላይ ካደረግን በኋላ የጽሁፍ ፈተና መጀመሪያ እንፈተናለን የጽሁፍ ፈተናውን ካለፍን የቃል ፈተና እንፈተናለን ወይም ቃለመጠይቅ የሚባለው ቃለ መጠይቁን ራሳችንን ከማስተዋወቅ ጀምረን ምን ምን ስራዎችን እንደሰራን በዝርዝር የምንገልጽበት ነው ማለት ነው። ስለ ቃለ መጠየቅ

ከሰአት ይላል ከሰአት ከሰአት የሚለው ቃል እንግዲህ ከሰባት ሰዓት በኋላ ያለውን ሰባት ሰዓት ማለት ሰባት ሰዓት ዋን ፒኤም የሚባለው በፈንጆቹ አቆጣጠር አፍተር ዋን ፒኤም። በእኛ ሀገር ከሰአት ይባላል ወይም አፍተር ኖን አፍተር ኖን አፍተር ኖን ይባላል ማለት ነው። እና ከሰአት የሚባሉ ከሰባት ሰዓት ከሰባት ሰዓት በኋላ በእኛ አቆጣጠር ከሰባት ሰዓት ጀምሮ ያለው እስከ አስራ ሁለት ሰዓት በኋ እስከ አስራ አንድ ሰዓት ድረስ ከሰአት ነው የሚባለው ማለት ነው። ከጠዋት የሚባለው ደግሞ ከሰባት ሰዓት በፊት ያለው በሙሉ ከጧት ይባላል እና ከጧት እና ከሰአት ብለን እንከፍላለን ማለት ነው። ስለ ከሰአት ከማውራት ከማውራታችን በፊት ከጧት የሚለውን በዞ አያይዘን ለመዘርዘር እንሞክራለን።

ታክሲ ይላል፣ ታክሲ ማለት ከተማ ውስጥ ሰዎችን ከአንድ ቦታ ወደ ሌላ ቦታ የሚያዘዋውር፣ የሚያንቀሳቅስ መኪና ታክሲ ይባላል። እንግዲህ መኪኖችን በዋናነት እንትን ላይ የሚንቀሳቀሱ መኪኖችን በአራት አካባቢ መክፈል እንችላለን። የመጀመሪያው ታክሲ አለ፣ ታክሲ አለ። ሁለተኛው ባሳ አለ። ሶስተኛው የቤት መኪኖች፣ የግል መኪኖች ይኖራሉ። አራተኛው ደግሞ የጭነት መኪኖች ይኖራሉ ማለት ነው። እና እንግዲህ በዋናነት ለከተማው አገልግሎት የሚሰጡት ሁለቱ ናቸው። ታክሲ እና ባስ የሚባሉት ማለት ነው። ታክሲ እና ባስ ለከተማው ህዝብ አገልግሎት የሚሰጡ ይሄ ፐብሊክ ትራንስፖርት ይባላሉ እነዚህ። በጋራ የምንንቀሳቀስባቸው ታክሲዎች ለምሳሌ አስራ ሁለት ሰው ሊይዙ ይችላሉ፣ አምስት ሰው ስድስት ሰው ሊይዙ ይችላሉ። ባሶች ደግሞ እስከ መቶ ሰዎች ጭነው ሊንቀሳቀሱ ይችላሉ ማለት ነው እና ከተማ ውስጥ ያሉ የትራንስፖርት አይነቶች በዚህ እንከፍላቸዋለን። የመጀመሪያ እስኪ ስለባስ እናውራ፣ ባስ እንግዲህ ከተማ ውስጥ በከፍተኛ ሁኔታ አገልግሎት የሚሰጥ የትራንስፖርት አይነት ነው። ሌሎች መኪኖች በሚንቀሳቀሱበት ሰዓት በእያንዳንዱ መኪና ውስጥ ሁለት ወይም ሶስት ሰው ይዞ ሊንቀሳቀስ ይችላል። እና እነዚህ ሁለት ወይም ሶስት ሰዎች መንገዱን በማጨናነቅ ረገድ ስናይ ከፍተኛ፣ አሉታዊ ተጽዕኖ አለው። ለምሳሌ አራት፣ አራት ሰዎች አንዳንድ መኪና ይዘው በሚንቀሳቀሱበት ሰዓት መንገዱ በአራት ሰው ብቻ ይጨናነቃል ወይም መንገዱ ይዘጋል ማለት ነው። ነገር ግን ባስ በሚሆን በሰአት አንድ መኪና ስንት ሰው ይዛል ማለት ነው? ሃምሳ ሰው ሊይዝ ይችላል፣ ሃምሳ ሰው መንገዱን ሲያጨራንቅ በአንድ መኪና መንቀሳቀስ እየቻለ አራት ሰዎች ግን መንገዱን ዘግተው መንቀሳቀሻ ሊያሳጡ ይችላሉ ማለት ነው። እና የከተማ ውስጥ ትራንስፖርት የከተማ ውስጥ የትራንስፖርት አገልግሎት በዋናነት ለህዝብ ትራንስፖርት ቅድሚያ ቢሰጥ ማለት፣ ፐብሊክ ትራንስፖርት የሚባሉት ለብዙኃኑ አገልግሎት የሚሰጡ የባስ አይነቶች ቅድሚያ ተሰጥቷቸው ቢንቀሳቀሱ፤ ለምሳሌ የቤት መኪኖች እንዳይንቀሳቀሱ እገዳ ቢጣልባቸው በግሌ መልካም ነው ብዬ አምናለሁ። ምክንያቱም የቤት መኪኖች መቶ የቤት መኪና ከተማ ውስጥ አስፋልት ውስጥ ቢንቀሳቀስ ምን ያክል መንገዱ እንደሚያጨናንቀው ይታወቃል። እነዚህ መቶ የቤት መችኖች ግን የያዙ ሰዎች ግን በአንድ ባስ መንቀሳቀስ ይችላሉ ማለት ነው። በአንድ ባስ ላይ መሄድ፣ መንቀሳቀስ ይችላሉ። እና መኪናው፣ መንገዶቹ እንዳይጨናነቁ መንገዶቹ እንዳይጎዱ፣ የአገር ሀብት ከመቆጠብ አንፃር፣ መቶ መኪኖች የሚጠቀሙት ነዳጅ እና አንድ ባስ የሚጠቀመው ነዳጅ ልዩነቱን እዩት እንግዲህ፣ ምናልባት አንድ ባስ የሶስት፣ የአራት ትናንሽ መኪኖችን የነዳጅ መጠን ሊጠቀም ይችላል። ነገር ግን ወደ ዘጠና የሚደርሱ የቤት መኪኖች የሚጠቀሙት ነዳጅ ለሀገር ሀብት ከፍተኛ ጉዳት ያደርሳል ማለት ነው። እና በዚህ ምክንያት ባሶችን እንትን ብናደርግ፣ ተመራጭ ብናደርግ፣ ባሶችን ቅድሚያ ብንሰጣቸውና ከተማ ውስጥ አገልግሎት መስጠት የሚችሉት ባሶች ቢሆኑ የተሻለ ነው ብዬ አስባለሁ። ስለ ታክሲ እናውራ። ታክሲዎች እንግዲህ የሚይዙት የሰው መጠን ከታክሲ ታክሲ ሊለያይ ይችላል። ምናልባት ከአራት ሰው ጀምሮ እስከ አስራ ሁለት፣ እስከ አስራ ስድስት ሰው ድረስ ታክሲዎቹ ሰው ሊጭኑ ይችላሉ። እና ከሌሎች ቅድም ከዘረዘርኳቸው የቤት መኪኖች እና በግለሰብ ደረጃ ከሚያንቀሳቅሷቸው መኪኖች ይልቅ ታክሲዎቹ የተሻለ አገልግሎት ይሰጣሉ። ነገር ግን ታክሲዎቹም አሁን እንደ ባሶቹ እኩል አገልግሎት መስጠት አይችሉም። ምክንያቱም ባሶቹ የሚይዙት የሰው ቁጥር ከፍተኛ በመሆኑ የተነሳ ታክሲዎቹ ልክ የባሶቹን ያክል ሰው መጫን አይችሉም ማለት ነው። እና ታክሲዎቹ ከተማ ውስጥ ትልቅ እፎይታ ይሰጣሉ ለህብረተሰቡ፣ ለከተማ ህዝቡ ማለት ነው። ነገር ግን እንደ ባሶቹ አገልግሎት መስጠት አይችሉም። አንዳንዴ ባሶቹ ሰው ሳይሞላ ላይንቀሳቀሱ ይችላሉ። ታክሲዎቹ ግን በቀላሉ ሰው መሙላት ስለሚችሉ፣ ምክንያቱም የሚጭኑት ሰው ብዛቱ ቀላል፣ ትንሽ ስለሆነ በቀላሉ መንቀሳቀስ ይችላሉ ማለት ነው። እና ታክሲዎቹ በዚህ መንገድ አገልግሎት ይሰጣሉ። ከሌሎች የቤት መኪኖች ግን ታክሲዎቹ አሁንም የተሻለ ቅድሚያ ሊሰጣቸው ይገባል ማለት ነው። ምክንያቱም የህዝብ መገልገያዎች ናቸው። ያን ያክል ከፍተኛ ብር ሳይከፍሉ ሳይቀበሉ የምንገለገል

ማንበብ ይላል ማንበብ የሚለው ቃል እንግዲህ ሰዎች ማንበብ የሚችሉ ሰዎች ወረቀት ላይ የተጻፈን ነገር መረድ ማየትና እና መረዳት ማለት ነው። ማንበብ ማለት ወረቀት ላይ በተለያዩ ቋንቋዎች በስኪብሪቶም ይሁን በእጅም ይሁን በኮምፒውተር ሊጻፉ ይችላሉ ጽሁፎች ማለት ነው ከተጻፉ በኋላ እነኚህ ጽሁፎች ሰው ተቀብሎ ሊያነባቸው፣ ሊረዳቸው ይችላል እና ማንበብ ማለት ወረቀት ላይ ያለን ነገር መረዳት ማለት ነው ማየትና መረዳት ማለት ነው፤ እና ማንበብ የሚችሉ ሰዎች በርግጥ ማንኛውም ሰው በአሁኑ ሰዓት ምናልባት በቋንቋ ሊለያይ ይችላል እንጂ አብዛኛው ሰው ማንበብ ይችላል፣ መረዳት ይችላል አንብቦ ማለት ነው። ከዛ ውጪ ማንበብ የማይችሉ ሰዎች ምናልባት ምንም አይነት ትምህርት ያልወሰዱ ወደ ገጠር አካባቢ ያሉ ሰዎች ማንበብ ላይችሉ ይችላሉ ማለት ነው። እና ስለማንበብ ጥቅም ስናወራ እንግዲህ አንዳንድ አባባሎች አሉ ማንበብ ሙሉ ሰው ያደርጋል የሚል አባባል አለ እና ነገር ግን ይህ አባባል ይህ አባባል ድክመቱ ምንድነው ማንኛውም ነገር ማንበብ ሙሉ ሰው ላያደርግ ይችላል፣ ማንኛውም ነገር ማንበብ ሙሉ ላያደርገን ይችላል መጽሐፍትን እየመረጥን፣ የሰውን አእምሮ የሚያሳድጉ ሰውን የሚገነቡ መጽሐፍትን ብቻ እየመረጥን የምናነብ ከሆነ ሙሉ ሰው መሆን እንችላለን። ከዛ ውጪ ግን የሰውን አእምሮ የሚያቆሽሹ መጽሐፍት አሉ፣ ተብሎ ተብሎ የዘረኝነት መጽሐፍት፣ ሰውን ከሰው የሚያጣሉ የማያግባቡ፣ አንዱን ከፍ አንዱን ዝቅ አድርጎ የሚያሳዩ መጽሐፍት አሉና እነዚህ መጽሐፍት እነዚህ መጽሐፍት ሰውን ሙሉ ሊያደርጉ አይችሉም እንደውም ሙሉውን ሰው ጎደሎ ሊያደርጉ ይችላሉ ማለት ነው። ሙሉውን ሰው ጎዶሎ ሊያደርጉ ይችላሉ፣ ስለዚህ ማንበብ ሙሉ ሰው ያደርጋል ሲባል ትኩረት ማድረግ ያለብን ምን አይነት ጽሁፎች ናቸው ሙሉ ሰው ሊያደርጉን የሚችሉ ብለን ማሰብ መቻል አለብን። ስለማንበብ ስናወራ የንባብ አይነቶችን ወይም የመጽሐፍት አይነቶችን በዋናነት በሶስት ከፍለን ማየት እንችላለን። የመጀመሪያው የትምህርታዊ መጽሐፍት ናቸው ትምህርታዊ መጽሐፍት ናቸው፣ ሁለተኛው ጠቅላላ እውቀት መጽሐፍት ናቸው፣ ጠቅላላ እውቀት ማለት ሳይንስን እና ሳይንሳዊ ነገሮችን የሚያካትት ማለት ነው። ሌላኛው የልብ ወለድ መጽሐፍት ናቸው እና በሶስት ከፍለን ማየት እንችላለን። የመጀመሪያው ትምህርታዊ መጽሐፍት የሚባሉት ትምህርታዊ መጽሐፍት የሚባሉት ያው ትምህርት ስንጀምር አንደኛ ክፍል ጀምሮ እስከ ደረስንበት የትምህርት ደረጃ ድረስ ለእያንዳንዱ የትምህርት ደረጃ መጽሐፍት ይዘጋጃሉ፣ የሚነበቡ ነገሮች የኮርስ አጋዥ ነገሮች ይዘጋጃሉ እና አንደኛ ክፍል ጀምረን በምንገባበት ሰዓት የአንደኛ ክፍል መጽሐፍትን በደንብ አንብበን፣ ተረድተን ከሄድን አንደኛ ክፍል ጥሩ ውጤት አምጥተን ልናልፍ እንችላለን፣ ሁለተኛ ክፍል ስንገባም በተመሳሳይ ለሁለተኛ ክፍል የተዘጋጁ መጽሐፍትና የተለያዩ የትምህርት አጋዥ የሆኑ መሳሪያዎች ይኖራሉ እነሱን አንብበንና በደንብ ተረድተን የምናልፍ ከሆነ ጥሩ ውጤት አምጥተን ማለፍ እንችላለን። ሶስተኛው ሶስተኛ ሶስተኛ ክፍል ስንገባ በተመሳሳይ በሶስተኛ ክፍል የተዘጋጁ መጽሐፍትን እና አጋዥ የትምህርት ማስረጃዎችን አንብበን ሙሉ ሰው ሆነን እያልን የምንሄድ ከሆነ በትምህርታችን ጎበዝ መሆን እንችላለን። ትምህርቱ ላይከብደን ይችላል የምናነብ ከሆነ በደንብ ማለት ነው ወደ ላይ ከፍ እያልን ስንሄድ የማንበብ ባህላችን አብሮ እያደገ መሄድ መቻል አለበት እንጂ ዝም ብሎ የሚቀር ከሆነ ማለት ልክ አንደኛ ክፍል ላይ እንደምናነበው አስርኛ ክፍል ላይ የምናነብ ከሆነ የምንፈልገውን እውቀት፣ የምንፈልገውን መረዳት ማግኘት አንችልም ሌላው ምንድነው የልብ ወለድ መጽሐፍት ናቸው። ልብ ወለድ መጽሐፍት በዋናነት እውቀትን ሳይሆን የሚሰጡት አእምሮን ያሰፋሉ፣ የመረዳት አቅማችን ሰፋ ይላል፣ አለምን የምንረዳበት መንገድ የተለያዩ አረዳዶች ይኖራሉ በዚህ በዚህ መንገድ ማስተካከል እንችላለን። ሌላው ደግሞ የጠቅላላ እውቀት የሚሰጡ መጽሐፍት ናቸው እነዚህ መጽሐፍት አለም ላይ ያሉ ሳይንሳዊ ግኝቶችን፣ እውነታዎችን እና የተለያዩ እውቀቶችን አካቶ የሚዘጋጅ መጽሐፍት ነው መጽሐፍት ናቸው። ስለዚህ እነዚህን መጽሐፍት ማንበብ የተለያዩ እውቀቶችን ማለት ከዚህ በፊት የማናውቃቸው እውቀቶችን ማንኛውም ሰው መረዳት የሚችላቸው ማወቅ የሚገባቸው እውቀቶችን አእምሯችን

ደንበኛ ይላል ደንበኛ ማለት በስራ አጋጣሚ በሽያጭና በግዢ ዙሪያ ከሰዎች ጋር በተደጋጋሚ ግንኙነት በተደጋጋሚ የሚገዛን በተደጋጋሚ የሚሸጥልን ሰው ደንበኛ እንለዋለን ማለት ነው። እና ለምሳሌ እኔ ነጋዴ ብሆን እኔ የጫማ ሱቅ ነጋዴ ወይም የጫማ ሱቅ ቢኖረኝና የጫማ ሱቅ ነጋዴ ብሆን ለኔ ደንበኞች ይኖሩኛል እነዛ ደንበኞች እነማን ናቸው? ዛሬ የገዛ የሰው ይሄ ሰው ደግሞ የሚመጣ ከሆነ ደንበኛ የሆነው ምክንያቱም ከዚህ በፊት ገዝቶኛል ድጋሚ ሊገዛው ወይም ድጋሚ እኔ ጋር የሚመጣ ከሆነ ደንበኛዬ ብዬ ነው የሚይዘው ማለት ነው። እና አንዳንድ ሰዎች ደንበኞችን በጥሩ ሁኔታ ይይዛሉ ደንበኞችን በጥሩ ሁኔታ ይይዛሉ አንዳንዶች ደግሞ ደንበኛን መያዝ የማይችሉ ሰዎች አሉ። እና በዋናነት ደንበኛን እንዴት መያዝ እንዳለብን ደንበኛን እንዴት መንከባከብና ከእኛ ውጭ እንዳያስብ እንዴት ማድረግ እንዳለብን የደንበኛ አያያዝ ወይም ከስተመር ሰርቪስ የደንበኛ አገልግሎት እንዴት ነው የሚለው? ትምህርት ያስፈልጋል ወይም ስልጠና ያስፈልጋቸዋል ማለት ነው። አሁን እንግዲህ ባንኮች አካባቢ እና እነዚህ የፋይናንስ ተቋማት አካባቢ ደንበኞችን የሚይዙበት መንገድ የተሻለ ነው ከሌሎቹ ከነጋዴዎቹ የተሻለ ደንበኞቹን የሚይዙበት መንገድ የተሻለ ነው። በርግጥ ከባንክ ባንክ ከአንድ የገንዘብ ተቋም ሌላ ገንዘብ ተቋም የተለያየ የደንበኞች አያያዝ ልምዶች ወይም ኤክስፒሪያንሶች አሉ። እና በዚህ ምክንያት ሁሉም የፋይናንስ ተቋማት ጥሩ የደንበኛ አያያዝ ባህል አላቸው ለማለት ያስቸግራል። ምክንያቱም በተለይ ደንበኛ የሚበዛባቸው ባንኮች የደንበኛ ችግር የሌለባቸው ባንኮች ደንበኛን የሚይዙበት መንገድ ትክክል አይደለም ትንሽ ወረድ ያለ ነው ማለት ነው። ስለዚህ ደንበኞች አያያዝ ትኩረት ማድረግ መቻል አለብን ደንበኞችን እንዴት መያዝ አለብን ደንበኞችን እንዴት መንከባከብ አለብን የሚለው ትልቅ ስልጠና የሚፈልግ ነገር ነው። ምክንያቱም አንድ የፋይናንስ ተቋም አንድ የቢዝነስ ያለ ደንበኛ ምንም ነው ትርጉም የለውም። ደንበኛ ከሌለው አንድ አንድ ነጋዴ ለምሳሌ ቅድም የጫማ ነጋዴ ነው ብሆን ብዬ የነገርኳችሁ ነገር እኔ የጫማ ነጋዴ ብሆን ጫማውን ከሆነ ሴለር ወይም ከአከፋፋይ አምጥቼ በምሸጥበት ሰዓት አምኜ የማመጣው ደንበኞቼን ነው ማለት ነው። ወይም እኔን ሊገዙኝ የሚችሉ ሰዎች አምኜ ነው የማመጣው እና እነዚህ ሰዎች ከሌሉ ስራዬ ዜሮ ነው ስራዬ ኪሳራ ነው ምንም አይነት ስራ ምንም አይነት እን ቅስቃሴ ማድረግ አልችልም ማለት ነው። እና ስለ ደንበኞቹ ስለ ገዢዎቼ ባህሪ በምችለው አቅም ማጥናትና መረዳት አለብኝ ደንበኞቼ ተመልሰው ከእኔ ውጪ ለምሳሌ የጫማ ነጋዴ ከሆንኩ ስለ ጫማ ሲያስቡ ከእኔ ውጪ ሌላ ጋር እንዳይሄዱ እኔ ላይ እምነት እንዲኖራቸው የራሴን ስራ መስራት አለብኝ። ከዛ ውጪ እኔ ደንበኞቼን የምሸውዳቸው ከሆነ እና በጥቃቅን ገንዘብ የምታልል ከሆነ ነገ እነዚህ ደንበኞች ተመልሰው እኔ ጋር አይመጡም ማለት ነው እኔ ጋር አልመጡም ማለት ስራዬ እየከሰረ ነው ስራዬን እያጣሁ ነው። ትርፋም አልሆንም የሚገዛ የሰው ስለሌለ ማለት ነው። እና ደንበኞቼን ላለማጣት ደንበኞቼን ላለማጣት እንክብካቤ ማድረግ መቻል አለብኝ ለደንበኞች እንክብካቤ የሚደረገው አንደኛ ታማኝ የሆኑ መረጃዎችን በመንገር ለደንበኞቻችን ታማኝ የሆነ መረጃ መንገር አለብን። አንዳንድ ሰው ሸውዶ በጣም ለቅርብ ደንበኛ ምርቶችን ሸውዶ የሚሸጥ ሰው አለ ሸውዶ የሚሸጥ ሰው አለ። አንዳንድ ሰው ደግሞ ለደንበኛ በግልጽ መረጃ ነግሮ ደካማና ማለት ኳሊቲው ጥራቱን ያልጠበቀንና የጠበቀን እቃ በግልጽ ነግሮ ለደንበኛ የሚሸጥ ሰው አለ እና። ደንበኞችን ስንይዝ አንደኛ ጥራታቸውን የቃዎችን ጥራት በግልጽ መንገር መቻል አለብን። ይሄኛው እቃ እንደዚህ እንደዚህ አይነት ጥራት አለው። ጥራቱ በጣም ቆንጆ ቢሆንም ብሩ ይሄን ያክል ነው ይሄኛው እቃ ደግሞ ጥራቱ መካከለኛ ጥራት ነው ያለው። ብሩ ደግሞ ይሄን ያክል ነው ብለን የእቃውን ኳሊቲ በደንብ ተረድተን ለሰዎች ማስረዳት ለደንበኞች በግልጽ ማስረዳት ደንበኞቹ እኛ ጋር እምነት እንዲኖራቸው ያደርጋል ማለት ነው። እምነት እንዲኖራቸው ያደርጋል አለዛ ደንበኞቹን ሸውደን ለጊዜው እንዲገዙን ማድረግ እና ለጊዜው በእቃው ጥራት ሳያምኑበት ገንዘቡን ብቻ በማየት በስግብግብነት እንዲገዙን መጀንጀን ለነገ ኪሳራ ይዳርገናል። ማለት ነው

ቀይ ሽንኩርት ይላል። ቀይ ሽንኩርት እንግዲህ ከ የጓሮ አትክልት ከሚባሉ ከሚባሉት ውስጥ የሚመደብ ነው። እና ቀይ ሽንኩርት ከእለት ተእለት ምግባችን ውስጥ የማይጠፋ የምግብ አይነት ነው። የምግብ አይነት ነው እና የቀይ ሽኩርት ከፍተኛ የሆነ ጥቅም ይሰጣል ለሰውነታችን የቀይ ሽንኩርት በእንግሊዘኛው ኦኔን ኦኔን ይባላል ኦኔን ማለት ቀይ ሽንኩርት ነው። እና ሽንኩርት በጠቅላላው ቀይ ሽንኩርት እና ነጭ ሽንኩርት ብለን ለሁለት እንከፍላችኋለን። ስለ የቀይ ሽንኩርት ከማውራታችን በፊት ስለ ነጭ ሽንኩርት ማውራት እንችላለን ትንሽ መግለጫ አንስትና በሰፊው ስለ ቀይ ሽንኩርት እንመለከታለን ማለት ነው። ነጭ ሽንኩርት ማለት በዋናነት በቀለም ነጭ ነው። በቀለም ነጭ ነው ከነጭነቱ ባሻገር ለሰውነታችን መድሃኒት የሚባል አይነት ምግብ ነው የሰውነታችን መድሃኒት ነው። የሚባለው ምክንያቱም ነጭ ሽንኩርት ለብዙ በሽታዎች መድሃኒት ነው። ሰውነታችን ውስጥ ለሚፈጠሩ ኢንፌክሽኖች በሙሉ መድሃኒት ነው ተብሎ ይታመናል። እና ከእለት ተእለት ምግባችን ውስጥ ነጭ ሽንኩርት ቢካተት እና ባይጠፋ ይመከራል ይባላል። ከዛ ውጪ ነጭ ሽንኩርት ዋጋው ከፍተኛ በመሆኑ የተነሳ ብዙ ሰው ላይጠቀመው ይችላል። በእለት ምግብ ውስጥ ላያካትተው ይችላል ምክንያቱም ዋጋው ከሚጠበቀው በላይ እየጨመረ ስለሆነ እንግዲህ ሳይንስ የነጭ ሽንኩርትን ጥቅም በከፍተኛ ሁኔታ ሲያስተዋውቅ እናያለን እንሰማለን እኛም በባህላዊ መንገድ ለብዙ ነገሮች መድሃኒት ነው። ተብሎ ከሚጠቀሱት መካከል ነጭ ሽንኩርት ቀዳሚ ሆኖ እና ነጭ ሽንኩርትን እንደ ምግብነት እንደ መደበኛ ምግብ አድርገን ብንጠቀመው እናተርፍበታለን ብዬ አስባለሁ። ከዛ ውጪ ቀይ ሽንኩርት ስለ ቀይ ሽንኩርት እናወራ ቀይ ሽንኮት እንግዲህ በሀገራችን በስፋት ይመረታል። በስፋት ይመረታል ከሚመረትባቸው አካባቢዎች መካከል የውሃ ወይም ኤሪጌሽን የመስኖ ስራ ያለባቸው አካባቢዎች በጋ ላይ መስኖ ለመስኖ ስራ አመቺ የሆኑ አካባቢዎች በአብዛኛው ሽንኩርት ነው የሚመረተው ማለት ነው። ነገር ግን የሽንኩርት በሚመረትበት ሰዓት የገበያ ትስስር ክፍተት ስለሚኖር አብዛኛው አርሶ አደሮች ያመረቱትን ሽንኩርት በኪሳራ ይሸጡታል ማለት ነው። ሽንኩርቱን ለማምረት የሚወጣ ከፍተኛ የሆነ ውጭ አለ። ነገር ግን አርሶ አደሮች ይሄን ወጪ ካወጡና ካዘጋጁ በኋላ መጨረሻ ላይ ግን ምርቱን አውጠው ያው ምርቱ በአንዴ ይወጣና ቶሎ ካልተሸጠ የሚበላሸት እድሉ ከፍተኛ ስለሆነ ሊበላሽ ይችላል ማለት ነው። እና ምርቱ እንዳይበላሽ ከፍተኛ የሆነ የገበያ ትስር ይፈልጋል። በአንዴ የተመረተ ወንድ ሽንኩርት ለብዙ አከፋፋዮችና ነጋዴዎች ማድረስ ካልተቻለ ማድረስ ካልተቻለ ሽንኩርቱ ቶሎ የመበላሸት እድሉ በጣም ከፍተኛ ነው ማለት ነው። እና የመበላሸት እድሉ ከፍተኛ በመሆኑ አርሶ አደሮች ላይ ቶሎ ከአርሶ አደሮች ቶሎ የማይወጣ ከሆነ የሽንኩርት ኪሳራ ላይ ይወድቃሉ ማለት ነው። በዚህ ምክንያት ብዙ አርሶ አደሮች ሽንኩርት እንዳያመርቱ ሊያደርጋቸው ይችላል። እና የቀይ ሽንኩርት ለጤና ከፍተኛ የሆነ ጥቅም አለው። ነገር ግን የምንጠቀምበት መንገድ ትንሽ የነጭ ሽንኩርትን ጥቅም የነጭ ሽንኩርትን በቀይ ሽንኩርት ውስጥ ያለውን ሚኒራል ወይም በቀይ ሽንኩር ውስጥ ያለውን ነገር እንድናጣ ያደርገናል ምክንያቱም እኛ ሀገር ላይ የቀይ ሽንኩርትን ስንጠቀም በጣም አቁላልተን እንዲበስል አድርገን እንዲህ አድርገን ነው የምንጠቀመው ማለት ነው ይሄ ደግሞ ቀይ ሽንኩርት ውስጥ ያለውን ነገር እንዲያጣ ያለውን ነገር እንዲያጣ ያደርገዋል። እና የቀሽ ሽንኩርት ውስጥ ያለውን ነገር እንዲያጣ ካደረግነው ደግሞ ምንድነው? አንጠቀም ከቀይ ሽንኩርት መዓዛውን ብቻ ነው የምናገኘው እንጂ ጥቅሙ የለም ማለት ነው። ስለዚህ በጥሬው ተከትፎ ከቲማቲም ጋር የቲማቲም ቁርጥ የሚባለው ሎሚና የተለያዩ ጨው እና የተለያዩ ነገሮች ነጭ ሽንኩርት ጨምረን ብንጠቀመው የተሻለ ለሰውነታችን የሚያስፈልጉ ኦርጋኒኮች ይኖራሉ ማለት ነው። እና ከዛ ውጪ ግን ነጭ ቀይ ሽንኩርትን መጠቀም

ንግድ ይላል ንግድ እንግዲህ ንግድ ማለት አንድ እቃ ገዝተን የተሻለ ዋጋ ጨምረን የምንሸጥበት የምናተርፍበት የስራ ሂደት ንግድ ይባላል በእንግሊዘኛው ቢዝነስ እንለዋለን ቢዝነስ እንለዋለን። እና ስለ ንግድ ስናወራ በዋናነት በሁለት ከፍለን ማየት እንችላለን ጅምላ ንግድ እና ችርቻሮ ንግድ ብለን በሁለት እንከፍለዋለን። እና መጀመሪያ ስለ ጅምላ ንግድ እናወራና በኋላ ስለ ችርቻሮ እናወራለን ማለት ነው። የጅምላ ንግድ ማለት በአጠቃላይ ከተለያዩ አምራች ድርጅቶች በጅምላ ተቀብለን ለሌሎች ቸርቻሪ ድርጅቶች ማስተላለፍ ወይም መስጠት ወይም መሸጥ ማለት ነው ጅምላ ንግድ ማለት እሱ በጅምላ ነው የምሸጠው ማለት ነው። እና በዋናነት ስለ ጅምላ ንግድ ስናስብ ኢምፖርት እና ኤክስፖርት ወይም ማስገባት እና ማስወጣት ኢምፖርት ኤክስፖርት የሚባለው የንግድ አይነት በቅድሚያ ወደ አእምሮአችን ይመጣል። ኢምፖርት ኤክስፖርት ስናወራ አንድ ነጋዴ እንግዲህ ኢምፖርት እና ኤክስፖርት ስራዎችን የሚሰራ ከሆነ በመጀመሪያ ፈቃድ ነው ሚዋጠው ከሀገሪቷ መንግስት የኢምፖርት እና ኤክስፖርት ፈቃድ ይወጣል። ኢምፖርት እና ኤክስፖርት ፍቃድ ከወጣ በኋላ ፍቃዱን ለመ ፍቃዱ እንዲፈቀድለት ክራይቴሪያዎች አሉ እነሱን ክራይቴሪያዎች ካለፈ በኋላ ፍቃድ ይፈቀድለታል። እና ፍቃዱ ከተፈቀደለት በኋላ ስራውን ይጀምራል ማለት ነው። እና ስራ ሲጀምር ኢምፖርት ኤክስፖርት ንግድ ላይ ትልቁ ፈተና የውጭ ምንዛሬ ማግኘት ነው። የውጭ ምን ዛሬ ማግኘት በጣም ትልቅ ፈተና ነው የሚሆነው ምክንያቱም የውጭ ምንዛሬ በህጋዊ መንገድ ከመንግስት ማግኘት እድሉ በጣም ጥበብ ስለሆነ በህገወጥ መንገድ ወይም በብላክ ማርኬት የሚባለው ደግሞ የዶላር የውድ ምንዛሬ ዋጋ ከፍተኛ በመሆኑ ኪሳራ ላይ ኪሳራ ላይ ሊጥለን ይችላል ማለት ነው። እና እቃዎችን ወደ አገር ውስጥ ለማስገባት እነኚህ ወደ ሀገር ውስጥ የሚገቡ ምርቶችና እቃዎች በሙሉ የሚገዙት በዶላር ነው ማለት ነው። በዶላር ደግሞ ዶላር በምን በዶላር በምንገዛበት ሰዓት ያ ዶላር የምናገኘው አንደኛ ከመንግስት ነው ሁለተኛ ከጥቁር ገበያው ነው ማለት ነው። ሶስተኛ ደግሞ በራሳችን መንገድ ኤክስፖርት የምናደርግ ከሆነ ኤክስፖርት ከምናደርጋቸው ምርቶች ኤክስፖርት የምናደርጋቸውን ምርቶች የምንሸጠው በዶላር ስለሆነ ዶላር ከነዛ ልናገኘኝ እንችላለን ነገር ግን እነዚህ የሚሸጡ ምርቶች ከእነዚህ ከሚሸጡ ምርቶች የምናገኘውን ዶላር ሙሉ ለሙሉ መጠቀም አንችልም ምክንያቱም የመንግስት መመሪያ አለ ከሚሸጡ የውጭ ምንዛሬዎች ውስጥ ሰላሳ ፐርሰንቱን አካባቢ ለመንግስት መስጠት ግዴታ አለበት አንድ ነጋዴ ስለዚህ መቶ ዶላር የምናገኝ ከሆነ ሰላሳ ዶላሩን ለመንግስት እንሰጣለን ያው በብር እንሸጣለን ማለት ነው። በዚህ መንገድ የምናገኘውን ዶላር ሙሉ ለሙሉ መጠቀም ስለማንችል ኤክስፖርት ከሚደረጉ ምርቶች የምናገኘውን ዶላር ወደ ራሳችን እንትን እናዞራለን ከመንግስት የተረፈውን ማለት ነው። ወደ ራሳችን ኢምፖርት ለማድረጊያ የተለያዩ እቃዎችን ለማስገባት ዶላር ገዛ እንደ ገቢ ምንጭ ልንጠቀምበት እንችላለን። በዚህ መንገድ እቃዎችን ኢምፖርት እናደርጋለን ኢምፖርት ካደረግን ግን በኋላ መጋዘን ወይም ካዝና ይኖረናል። እዛ ውስጥ እናራግፋለን ካራገፍን በኋላ የተለያዩ ማስታወቂያዎችን ድርጅቱ ይሰራል ማለት ነው። ማስታወቂያዎችን ይሰራል ማስታወቂያው ደግሞ ምንድነው የሚሆነው? ከዚህ በፊት እንግዲህ ቀደም ባሉት ጊዜያት ማስታወቂያ የሚሰራው በቴሌቪዥን ነበረ። አሁን አሁን ግን ሜይን ስትሪም ሚዲያ የሚባለው ወይም ቴሌቪዥን እና ሬድዮ የሚባለው የሚዲያ አይነቶች ብዙዎች የሚመለከቷቸው አይደሉም ብዙዎች አይመለከቷቸውም ስለዚህ እነዚህን ሚዲያዎች ለማስታወቂያነት መጠቀም አትራፊ ላይሆን ይችላል። በአሁኑ ሰዓት ምክንያቱም አብዛኛው በተለይ ወጣት የምንለው የህብረተሰብ ክፍል ያለው ማህበራዊ ሚዲያ ላይ ስለሆነ ማለት ነው። ቲክቶክ ላይ እና ዩቲዩብ ላይ ያለው የማህበሰብ ክፍል በጣም ብዙ ስለሆነ እና ማስታወቂያዎችን በማህበራዊ ሚዲያ ብናስተላልፍ የተሻለ ውጤታማ ሊሆን ይችላል። በዚህ መንገድ ማስታወቂያ አስተላልፎ ለቸርቻሮች ያስተላልፋል ማለት ነው ይሄ የጅምላ ንግድ የሚሰሩ ሰዎች ቸርቻሮች ደግሞ ከእነዚህ ሰዎች ከተቀበሉ በኋላ ለደንበኞቻቸው በየሱቆቻቸው ይቸራቸሩና ይሸጣሉ ማለት ነው። እና ስለ ንግድ ስናስብ እንግዲህ ስለ ጅምላና ስለ ቸርቻሮ ንግድ ማሰብ አለብን።

በረዶ ይላል በረዶ የአየር ንብረቱ ከሚገባው በላይ ሲቀዘቅዝ በተለይ ከዜሮ ዲግሪ ሴንት ግሬድ በታች በሚሆንበት ሰዓት። ቀዝቃዛ ስለሚሆን የውሃ አካላት በሙሉ ወደ በረዶነት ይቀየራሉ ማለት ነው። እና ስለ በረዶ ስናወራ በሁለት አይነት መንገድ ማየት እንችላለን። በረዶ በቅዝቃዜ ምክንያት የሚመጣ በረዶ አለ። በቅዝቃዜ ምክንያት ብቻ የሚመጣ በረዶ አለ። ሁለተኛው ደግሞ በዝናብ አማካኝነት ከሰማይ የሚዘንብ በረዶ አለ ማለት ነው። እና በዝናብ አማካይነት ከሰማይ የሚወርደው በረዶ የሚዘንበው በረዶ በተለይ በገጠሪቱ አካባቢ አዝመራውን የመጉዳትና እና የተለያዩን እንስሳትን የመጉዳት እድሉ ከፍተኛ ነው። እንስሳትን የመጉዳት እድሉ በጣም ከፍተኛ ነው። እና በተለይ ደግሞ አዝመራው ጋ በተገ አዝመራ ጋር በተገኘ ምርቶች ጋር በተገናኘ ለምሳሌ የደረሰ ጤፍ ሊሆን ይችላል ስንዴ ሊሆን ይችላል ሀይለኛ በረዶ በሚመታው ሰዓት። ሊረግፍ ይችላል ምርቱ ማለት ነው ምርቱ ሊረግፍ ይችላል። ከዚህ በላይ ደግሞ ምርቱ ገና ሳይደርስ ሳይደርስ ማለት ሳይበስል በተለይ መስከረም አካባቢ። ታህሳ እንትን አይሚን ነሀሴ አካባቢ ጳጉሜ አካባቢ ምርቱ ሚያፈራበት ወቅት ነው። ከአበባ ሚይዝበት ከአበባ ወደ ምርት ሚሸጋገርበት ወቅት በመሆኑ። በዛ ሰዓት በረዶ በሚዘንብበት ሰዓት ምርቱ ሙሉ ለሙሉ ይጨናገፋል ምንም አይነት ምርት ሳይዝ ይቀራል ማለት ነው። ምርት አይዝም በዚህም ምክንያት። በረዶ እህሉን ይጎዳዋል ያለምንም ትርፍ አርሶ አደሩ ባዶ እጁን ይቀራል ማለት ነው። እና ስለ በረዶ ሲነሳ እንግዲህ ከሃይማኖታዊ ነገር ጋር እሚገናኙ ብዙ ነገሮች አሉ። በረዶ ማዝነብ የሚችሉ ሰዎች አሉ ተብሎ ይታመናል። እና እነዚህ ሰዎች ብር ካልሰጣችሁን ወይም የተለያዩ ጥቅማ ጥቅሞችን ለእኛ ካልሰጣችሁን በረዶ እናዘንባለን በሚል አርሶ አደሩን እያስፈራሩ ብር እሚቀበሉና እሚንቀሳቀሱ ሰዎች አሉ። እና እነዚህ ሰዎች እነዚህ ሰዎች እውነትም እኔ በእኔ ግምትም በረዶ ማዝነብ ይችላሉ ማለት ነው። እና እሚጠቀሙት ድግምት መንፈስ ይኖራል እሱን ተጠቅሞ በረዶ ሚያዘንቡ ሰዎች አሉ። እነሂ ሰዎች ቀስ በቀስ እየጠፉ ይገኛሉ ምክንያቱም አርሶ አደሩ እነሂ ሰዎች ላይ ከፍተኛ ያላሳለሰ እርምጃ እየወሰደባቸው ነው ማለት ነው። ሚወስድባቸው እርምጃ መጥፎ ስለሆነ እንደዚህ አይነት ስራዎችን ከመስራት ተቆጥበዋል። አንዳንድ ጊዜ እንደውም እንደ ምሳሌ ማነሳው የሆነ ጊዜ አንድ መርጌታ እሚባል ሰው ሰዎቹን ይጠይቃችኋል። በረዶ እንዳይመታችሁ ለኔ እህል ስጡኝ እህል ስፈሩልኝ ብሎ ይጠይቃችኋል። ሰዎቹ ደግሞ ፍቃደኛ አልሆኑም አይ አንሰጥም እሚል ምላሽ ይሰጡታል። ሰውየው ፈክራል አዝመራችሁን መሰብሰብ አትችሉም በዚህ አመት በዚህ አመት አዝመራችሁ በበረዶ ምክንያት ሜዳ ላይ ይቀራል እሚል ፉከራ እና ዛቻ ይነግራችኋል። እነዚህ ሰዎችም በግላቸው ይበሳጫሉ ይናደዳሉ። እንደዚህ እሚሆን ከሆነ እንደዚህ እሚሆን ከሆነ። እኛ ደግሞ አንተ ላይ እርምጃ እንወስዳለን እሚል እንትን ይነግሯችኋል ማለት ነው። እና ሰውየው እንደፈከረው አልቀረም። ክረምቱ እያገባደደ መሃል ላይ የበረዶ መአት ያወርድ ጀመር። ሰውየው አንድ ቀን የበረዶ መአት እህሉ ላይ ሲረግፍበት እህሉም ከጥቅም ውጪ ይሆናል። እነዚህ አርሶ አደሮች ተሰባስበው ሰውየውን ፍለጋ ጀመሩ። ሰውየውን ፍለጋ ጀመሩ። ከጥቂት ሰዓታት ፍለጋ በኋላ ሰውየውን አገኙትና አደባባይ ላይ ሊገድሉ አወጡት። እና እናትየዋን ሲጠይቋት ግደሉት ከእኔ ቁጥጥር ውጪ ነው። ምንም ማረግ አልችልም። ግደሉት እኔ አይመለከተኝም ብላ ሴትየዋ ትነግራቸኋለች ማለት ነው። ሴትየዋ ትነግራችኋለች። ከሴትየዋ ፍቃድ ከእናትየዋ ፍቃድ ካገኙ በኋላ ሶ አርሶ አደሩ ተሰብስቦ በድንጋይ ወግሮ ገደለው ይሄን ሰውዬ ማለት ነው። እና እንደዚህ አይነት እርምጃዎችን ሲያዩ አሁን ላይ ያሉ በረዶ ማዝነብ እንችላለን እሚሉ ሰዎች ድምፃቸውን አጥፍተው አሁን ሰው በነጻነት መዝራትና ምርቱን መሰብሰብ ጀምሯል ማለት ነው። እና ስለ በረዶ ሲነሳ በተለይ ይሄ ከዝናብ ጋር ሚመጣው በረዶ አርሶ አደሮችን በከፍተኛ ሁኔታ እያከሰረ የሚገኝ ነው ማለት ነው። ለዛሬ የያዝኩላችሁ

እናት ይላል እናት የሚለው ቃል ወላጅነትን ስለእናት ሲወራ ልጅ የግድ መኖሩን የሚያሳይ ነገር ነው እናት በእንግሊዘኛው ማዘር የሚል አቻ ትርጉም አለው እና እናቶች ለልጆቻቸው ባላቸው የተለየ ፍቅር ይወሳሉ ይነገራል እና የእናቶች ፍቅር የእናት ፍቅር ማለት ከምን ጊዜውም በላይ ማንም የማይነጥለው ምንም አቻ የሌለ ወደር የሌለበ የሌለው ፍቅር ማለት ነው። የእናት ፍቅር እና ስለ እናት ሲወራ የተለያዩ እናት አይነቶች አሉ። የእንጀራ እናት ወላጅ እናት የክርስትና እናት ተብሎ በሶስት እንከፍለዋለን። እና የመጀመሪያው ወላጅ እናት ነው። ወላጅ እናት ነው ወላጅ እናት አንድ እናት ከአንድ ወንድ ፀንሳ አርግዛ ዘጠኝ ወር ከአምስት ቀን አርግዛ በሰውነቷ በሆዷ በማህፀኗ ተሸክማ ደው ልጅ ለልጁ እሷ እናት ትሆናለች። እና እናትነት ትልቅ ክብር ነው። እናቶቻችን ልጆቻቸውን በብዙ መስዋዕትነት በብዙ ስቃይ በብዙ ድካም ነው ያሳደጓቸው። እና በዚህ ምክንያት እናቶች እናቶች ብዙ ፈተናዎችን ለልጆቻቸው ሲሉ ይከፍላሉ ልጆቻቸው ግን የእናቶችን ፈተና የእናቶችን ድካም ብዙ ጊዜ አይረዱም ማለት ይቻላል አይረዱም ማለት ይቻላል። ምክንያቱም የእናቶችን ፈተና የእናቶችን መከራ እናቶች ልጆችን የሚያሳድጉበትን መንገድ ልጆች ቢረዱ ልጆች ቢያውቁ ለእናት የሚከፈለው ምንም አይነት ካሳ ምንም አይነት መስዋዕትነት የለም። እናት የለፋችሁን የደከመችሁን ለመካስ ካስ አይኖራትም ምንም ክፍያ የላትም ማለት ይቻላል። እና እናቶች ለልጆቻቸው የማያዩት መከራ የለም የማይገቡበት ገደል የማይወጡት ተራራ የለም። እና የወላጅ እናት በተለይ ደግሞ ወላጅ እናት ማለት ነው እንግዲህ ስለእናት ሲወራ ሶስት የእናት አይነቶችን ዘርዝሬያለሁ። ወላጅ እናት የክርስትና እናት እና የእንጀራ እናት ብየ ማለት ነው። እና የወላጅ እናት ፍቅሯ ከአንጀቷ ነው ፍቅሯ ከውስጧ ነው መግለጽ የማትችለው መናገር የማትችለው ውስጧ ፍቅር አለ ማለት ነው። እና ይሄን ፍቅር ደግሞ የምታሳየው በእንክብካቤ የምታሳየው በአብሮ መስዋዕትነት በመክፈል እና ልጇ የተሻለ ደረጃ እንዲደርስ በማድረግ ነው እና። ይሄን ፍቅር የሚገልጸው ነገር የለም ይሄን ፍቅር የሚገልጸው ቃል አይኖርም እና ስለ ወላጅ እናት ያለኝ ነገር ይሄን ነው። ሌላው ደግሞ የክርስትና እናት የክርስትና እናት እንግዲህ በኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ህግና ቀኖና መሰረት ወንዶች በተወለዱ በአርባ ቀናቸው ሴቶች ደግሞ በተወለዱ በሰማንያ ቀናቸው ቤተክርስቲያን ውስጥ ገብተው የስላሴ ልጅነትን ያገኛሉ። የስላሴ ልጅነትን ሲያገኙ ክርስትና ሲነሱ ወንዶች የክርስትና አባት ይፈልጋሉ ሴቶች ደግሞ የክርስትና እናት ይፈልጋሉ ማለት ነው። እና አንድ የክርስትና እናት ማለት ሴት ልጅ በሰማንያ ቀኗ ቤተክርስቲያን ውስጥ ገብታ የስላሴን ልጅነት በምታገኝበት ጊዜ ክርስትና በምትነሳበት ጊዜ ያቺን ሴት ልጅ መንፈሳዊ እናት ሆኜ መንፈሳዊ ትምህርት አስተምሬ እንደ ልጄ እቀበላታለሁ ብላ ቃል ገብታ ቤተክርስቲያን ውስጥ ቤተመቅደስ ውስጥ ቃል ገብታ እንደ እናት ትቀበላታለች ማለት ነው። ከዛ ቀን ጀምሮ ያቺኛዋ ሴትዮ ለልጅቷ የክርስትና እናት ተብላ ትጠራለች ማለት ነው። እና የክርስትና እናት ሀላፊነቶች አሉ የክርስትና እናት ሲኮን ምን ማድረግ እንዳለብህ እንዳለባት ሀላፊነቶች ይኖራሉ እነዛን ሀላፊነቶች እንግዲህ ብዙ የክርስትና እናቶች የሚወጡ የሚወጡ የክርስትና እናቶች አሉ የማይወጡም የክርስትና እናቶች አሉ ማለት ነው። እና ምናልባት የክርስትና እናትን እንደ እንደ ወላጅ እናት ጋ እናነጻጽረው ፍቅራቸው ለልጃቸው ያለው ፍቅር የሰማይና የምድር ያክል ነው። የወላጅ እናት በጣም ከፍተኛ ፍቅር አላት ክርስትና እናት ግን ፍቅር ቢኖራትም እንደ ወላጅ እናት አይሆንም። ሌላው የእንጀራ እናትም አለ የእንጀራ እናት እንግዲህ የባሏ ልጅ ማለት ነው የእንጀራ እናት የባሏ ልጅ እንጀራ ልጇ ትሆናለች ማለት ነው። እና በጠቅላላ ስለእናቴ ያለኝ አገላለጽ ይህን ይመስላል

አያት ይላል አያት በሁለት ከፍለን እናያቸዋለን የሴት አያትና የወንድ አያት ብለን ማለት ነው ሁለት የሴት አያቶችና ሁለት የወንድ አያቶች ይኖራሉ ሁለት የሴት አያት ማለት ምን ማለት ነው በእናቴ በኩል ለምሳሌ እኔ የእናቴ አባትና እናት አሉ እነሱ ሁለቱም አያቶች ናቸው በአባቴም እናትና አባት አሉ ሁለቱም አያቶች ናቸው ስለዚህ የወንድ አያት ማለት የወንድ አያት ማለት የእናቴ አባት እና የአባቴ አባት የወንድ አያት ይባላል የእናቴ አባት እና የአባቴ አባት የወንድ አያት እንላቸዋለን የእናቴ እናትና የአባቴ እናት ደግሞ ሴት አያቶቼ ይባላሉ እና አያት ሲባል እንግዲህ አያት ሲባል እንግዲህ አእምሮአችን ላይ ድቅን የሚለው አቆላማጮች ናቸው እያቶች ለልጅ ልጆቻቸው ያላቸው ፍቅር የተለየ ነው እኔ የማስታውሰው የአባቴ እናት ለሁሉም የልጅ ልጆች የተለያየ ስም ታወጣ ነበረ ስም ተዋጣ ነበረ ለልጆች ማለት ነው የተለየ ስም ለሁሉም ማለት ነው እና ይሄ የሚያመለክተው ለልጅ ልጆች ምን አይነት የተለየ ፍቅር እንዳላቸው ምን አይነት የተለየ አመለካከት እንዳላቸው የሚያሳይ ነው ማለት ነው አንዳንዶች በርግጥ እንደዚህ አይነት ፍቅር ላያሳዩ ይችላሉ አንዳንድ ሰዎች እንደዚህ አይነት ፍቅር ላያሳዩ ይችላሉ፤ ብዙ ጊዜ ሰዎች ብዙ ጊዜ ስናያቸው የእንጀራ አይ ሚን አያት የሚባሉ ሰዎች ለልጅ ልጆቻቸው ምንም ትኩረት የማይሰጡ ሰዎች አሉ እንኳን አይደለም አያቶች ወላጅ ሆነው እንኳን ለልጆች ትኩረት የማይሰጡ ለልጆች ምንም አይነት ርህራሄ የሌላቸው ለራሳቸው ልጆች እንደራሳቸው ልጆች አድርገው የማይቀበሉና ትኩረት የማይሰጡ ሰዎች ያጋጥሙኛል እና እነዚህ ሰዎች በሳይካትሪ መመከር አለባቸው ሳይካትሪስት መመከር አለባቸው ለልጆች መስጠት ያለባቸውን እንክብካቤ መስጠት አለባቸው ምክንያቱም ልጆች ሲያድጉ ልጆች ሲያድጉ በሚያድጉበት ሰዓት የተሰጣቸውን ክብር ሲያድጉ ለሰዎች ክብር ይሰጣሉ፤ ለራሳቸውም ያለውን ክፍል የሚያውቁት በሚሰጡት ልክ ነው ማለት ነው እና ልጆች ለልጆች ፍቅር መስጠት ነገ ካደጉ በኋላ ለሌሎች ፍቅር እንዲሰጡ መነሻ ምክንያት ይሆናል፤ ለልጆች ክብር መስጠት እነሱ ለሌሎች ክብር እንዲሰጡ ማስተማሪያ ነው ክብር ማንሰጥ ከሆነ ለልጆች ነገ እነሱ ለሌሎች ሰዎች ክብር አይሰጡም ማለት ነው ለሌሎች ሰዎች ክብር መስጠት አይፈልጉም ወይም ክብር አይሰጡም ምክንያቱም ያላወቁትን ክብር ለሰው መስጠት ስለማይፈልጉ ማለት ነው ያላዩትን ያለመዱትን እነሱ ጋር የሌለን ፍቅር ለሰው መስጠት ስለማይችሉ እነዚህ ሰዎች ክብር መስጠትን መልመድ መቻል አለባቸው፤ ክብር መስጠትን ማየት አለባቸው መለማመድ ክብር እንደሚሰጣቸው ክብር እንዳላቸው ማወቅ አለባቸው ማለት ነው እና ስለ አያት ሲወራ ለልጆቹ ያለው ፍቅር ለልጆቹ ያለው ክብር ለየልጅ ልጆቹ ማለት ነው ያው አያት ማለት የልጅ ልጅ ሲኖር ነው አያት የሚባለው ከዛ ውጪ አያት የሚባል እንትን የለም እና ስለ ልጅ ልጅ የማውራት ግዴታ ስለሆነ ነው ማለት ነው፤ የልጅ ከእናት ወላጆች እና ከአባት ወላጆች ለልጆች የሚቀርበው የቱ ነው ብለን በምንልበት ጊዜ የእናት ወላጆች ለ ለልጅ ልጆቻቸው የበለጠ ፍቅርና ክብር አላቸው እንዲሁ ምክንያቱን በደንብ ዘርዝሬ መናገር ባልችልም ተጨማሪ ጥናት ቢፈልግም ግን የእናት ወላጆች ለልጅ ልጆቻቸው የተለየ ፍቅር አላቸው ይመስለኛል እኔ ግን የአባት ቤተሰቦች ብዙ ጊዜ ትኩረት አያደርጉም፤ የአባት ቤተሰቦች ለልጆች ብዙ ትኩረት የላቸውም የእናት ቤተሰቦች ግን ለልጆች ብዙ ትኩረት ይሰጣሉ፤ እና ይሄ ተጨማሪ ጥናት የሚፈልግ ነገር ነው በርግጥ ለምን ትኩረት ይሰጣሉ ትኩረት ይሰጣሉ ወይ የሚለው በራሱ ያው በወሬ ደረጃ ፕራክቲካሊ የምናየው ብዙ ነገር አለ በዚህ ዙሪያ ማለት ነው ምስክር የምንሆንባቸው ብዙ ነገሮች ይኖራሉ ነገር ግን ሙሉ ለሙሉ የአባት ቤተሰቦች ከእናት ቤተሰቦች የበለጠ ግድ የለሽ ናቸው ብለን ለማውራት ተጨማሪ ጥናቶች ይፈልጋሉ እንጂ ዝም ብለን በግምት ማውራት ሊያስቸግረን ይችላል የምናያቸው ምልክቶች ቢኖሩም ግን እርግጠኛ ሆኖ ለማውራት ጥናት ይፈልጋል ስለ አያት የነበረን አመለካከት ይሄ ነው።

ምን ይላል? ምን እንግዲህ ጥያቄ ደብሊው ኤች ኮሽን በእንግሊዘኛ ደብሊው ኤች ኮሽን የምንላቸው ጥያቄዎች መካከል አንዱ ነው ምን የሚለው የእንግሊዘኛ አቻ ትርጉሙ ዋት የሚል ትርጉም አለው ዋት የሚል ትርጉም አለው። ይህ ዋት ደግሞ የ ደብሊው ኤች ኮሽን ከሚባሉት ጥያቄዎች መካከል ይመደባል። እና ይሄ ዋት የሚለውን ዋት የሚለውን በተለያዩ ጥያቄዎች ልናገኘው እንችላለን እና ስለ ዋት ስኗወራ ስለ ጥያቄ ማውራት ግዴታ ስለሆነ ጥያቄዎች እንግዲህ በተለያየ መንገድ ልንጠየቅ እንችላለን የመጀመሪያው የትምህርት ጥያቄዎች ናቸው አካዳሚክ ኮሺንስ የሚባሉት ትምህርት ላይ ስንሆን ፈተናዎች እንፈተናለን ፈተናዎች በምንፈተንበት ሰዓት ደግሞ ጥያቄዎች ይወጣሉ ጥያቄዎች ሲወጡ ከሚወጡ ጥያቄዎች መካከል ደብል ኤች ኮሽንስ ይወጣል። እና እነዚህ ምን የሚለው ከደብሊው ደብሊው ኤች ኮሺኖች ውስጥ ደግሞ የሚመደብ በመሆኑ ትምህርታዊ ጥያቄዎች ላይ በሰፊው የሚገጥመን የጥያቄ አይነት ነው ኋት የሚለው ማለት ነው። ከትምህርታዊ ጥያቄዎች በተጨማሪ ደግሞ የስራ ጥያቄዎች አሉ። የስራ ጥያቄዎች አሉ እና መጀመሪያ ትምህርታዊ ጥያቄዎችን በደንብ እናያቸውና ወደ ስራ ጥያቄዎች እንገባለን ማለት ነው። ትምህርታዊ ጥያቄዎች ማለት አንድ ኮርስ ከተማርን በኋላ አንድ ትምህርት በደንብ ከተማርን በኋላ አስተማሪው ተማሪዎቹ ትምህርቱን በደንብ ተከታትለዋል አልተከታተሉም የሚለውን በተጨማሪም ደግሞ የተማሪዎችን ብቃት እርስ በእርሳቸው ለመለየት እና ደረጃ ለመስጠት ሲባል ፈተናዎችን ለተማሪዎች ያቀርባል ማለት ነው። እና ተማሪዎቹም በተማሩት መሰረት ፈተናውን ለመመለስ የራሳቸውን ጥረት ያደርጋሉ ያጠናሉ የተለያዩ ተመሳሳይ ጥያቄዎችን ለማየት ይሞክራሉ ማለት ነው። ከዚህ በኋላ አስተማሪው የተለያዩ ጥያቄዎችን ይጠይቃል

አልገባኝም ይላል አልገባኝም የሚለው ቃል አይ ዶንት አንደርስታንድ የሚል አቻ የእንግሊዘኛ ትርጉም አለው። እና አልገባኝም የሚለው ቃል በዋናነት ስለ አንድ ነገር ሰው ሲያስረዳን ስለ አንድ ነገር ሰው ሲነግረን የነገረን ነገር ወደ ውስጣችን መረዳት የማንችል ካልቻልን መረዳት ከከበድን አልገባኝም እንላለን። አልገባኝም እንላለን እና ይህ አልገባኝም የሚለው ነገር በዋናነት ተማሪ በተማሪና በአስተማሪ መካከል ያለ በጣም የተለመደች ቃል ናት። ተማሪዎች ብዙ ጊዜ አስተማሪዎች ክፍል ውስጥ ካስተማሩ በኋላ ተማሪዎችን ገብቷችኋል አልገባችሁም ወይም ገባህ አልገባህም ብለው ይጠይቃሉ ተማሪዎች ወይ ገባኝ ይላል ወይ አልገባኝም ይላል። ገባኝ ወይም አልገባኝም ይላል እና ትምህርቱ ከባድ በሚሆንበት ጊዜ አልገባኝም ብሎ የሚመልስ ተማሪ ብዙ ነው። ትምህርቱ ቀላል ከሆነ ደግሞ እና ለመረዳት ማያስቸገር ከሆነ ገባኝ ብሎ ብዙ ሰው ሊናገር ሊያወራ ይችላል ማለት ነው። ገባኝ ሊል ይችላል። ስለዚህ አልገባኝምና ገባኝ የሚለው ቃል በተማሪዎችና በአስተማሪ መካከል በየቀኑ የሚደረግ ልውውጥ ነው ማለት ነው። እና አልገባኝም የሚል ተማሪ በርግጥ ሊደነቅ የሚገባ ተማሪ ነው አልገባኝም የሚል ተማሪ ሊደነቅ የሚገባና ምክንያቱም ብዙ ተማሪዎች አሁን ገባችሁ ወይ ሲባሉ አዎ ይላሉ። አዎ ይላሉ እና አልገባኝም የሚል ሰው ሃምሳ ፐርሰንት እንደገባው ይቆጠራል ምክንያቱም ከዛ በፊት ትምህርቶች ይገቡታል ማለት ነው። ከዛ በፊት የሚነገረው ነገር እየገባው ነው ማለት ነው። ግን ብዙ ተማሪ እኔ አስታውሳለሁ ታች ክላስ በምንማርበት ሰዓት አስተማሪው ሁሌ ይጠይቃል ገብቷችኋል እያለ እና ጸጥ ነው የሚለው አብዛኛው ሰው አንድ ተማሪ ብቻ ነው ሁሌ ካልገባው አልገባኝም የሚል አንድ ተማሪ አለ እና አስተማሪውን ከእለታት አንድ ቀን በሚያስተምርበት ሰዓት ገብቷችኋል ብሎ ይጠይቃል እና ሁሉም ተማሪ ጸጥ ይላል ያው ጸጥ ካለ ገብቷችኋል ብሎ ነው? ከዛ በፊት አስተማሪው የሚያልፈው ማለት ነው። ያኛው ልጅ ግን አልገባኝም ቲቸር ብሎ ይናገራል ከዛ በኋላ አልገባህም እሱ ብቻ ነው ያልገባው ሲል ሁሉም ጸጥ አለ። ከዛ በኋላ ከእሱ ውጪ ያሉ ተማሪዎችን በሙሉ መጠየቅ ጀመረ ማለት ነው። አስተማሪው ግን አንድም ተማሪ ሊመልስ አልቻለም ጥያቄዎችን ምክንያቱም እነዚህ ልጆች ትምህርቱ ገብቷቸው ሳይሆን ጸጥ ያሉት መናገር ስላልፈልጉ ወይም ስለሚፈሩ ወይም ለትምህርቱ ትኩረት ስለሌላቸው ነው ማለት ነው። ያኛው ተማሪ ግን ሁሌም ካልገባው አልገባኝም ብሎ ለአስተማሪው ይናገራል አስተማሪውም በሚችለው ልክ በሚገባው ልክ ለማስረዳት እና ለመንገር ይሞክራል ማለት ነው። እና አልገባኝም የሚለው ቃል በዋናነት ተማሪዎቹ ለአስተማሪዎቹ በተደጋጋሚ የሚነግሩት በርግጥ ይሄ ሁሉም ተማሪ ቅድም እንዳልኩት ነው። ሁሉም ተማሪ አልገባኝም የሚል ተማሪ ጎበዝ ተማሪ ነው። አልገባኝም የሚል ተማሪ የተሻለ ተማሪ ነው እና አልገባኝም የምሉ ተማሪዎች የተሻሉ ተማሪዎች ናቸው ይባላል። የተሻሉ ተማሪዎች ናቸው ከዛ በፊት የሚገባቸው አንደርስታንድ የሚያደርጉ እና ጥሩ አቅም ያላቸው ተማሪዎች አልገባኝም ብለው ሊያወሩ ይችላሉ ማለት ነው። ከዛ ውጭ ያሉ ተማሪዎች ግን ሁሉን ነገር የሚያልፉ ናቸው ማለት ነው። ሁሉን ነገር የሚያልፉ ስለሆኑ እነኚህ ተማሪዎች አልገባኝም ላይሉ ይችላሉ ሁሌ ገባን ብለው ሊያልፉ ይችላሉ ማለት ነው። እና አልገባኝም የሚለው ቃል የእንግሊዘኛ አቻ ትርጉሙ አይ ዶንት አንደርስታንድ የሚል ትርጉም ሲኖረው አይ ዶንት አንደርስታንድ የሚል ትርጉም ሲኖረው። አንድ ሰው ለሌላው ሰው ወሬ ሊሆን ይችላል የሚነግረው ትምህርታዊ ነገር ሊሆን ይችላል ሳይንሳዊ ነገር ሊሆን ይችላል በሚያስረዳው በሚነግረው ሰዓት የሚሰማው አካል ነገሩን በቀላሉ መረዳት ካልቻለና ካላወቀ ወይም ካልገባው ለሚያስረዳው አካል አልገባኝም ብሎ ሊናገር ይችላል ማለት ነው። አልገባኝም ብሎ ሊናገር ይችላል ስለዚህ አልገባኝም ብሎ በሚያወራበት ሰዓት የሚያስረዳው አካል ደግሞ መጀመሪያ ከነገረበት መንገድ በተለየ መልኩ ሊያስረዳውና ሊያሳየው ይችላል ማለት ነው። ስለዚህ አልገባኝም የሚለው ቃል በዚህ መንገድ ይተነተናል። ለዛሬ አመሰግናለሁ

ብርቱካን ይላል ብርቱካን በእንግሊዘኛ አቻ ትርጉሙ ኦሬንጅ ኦሬንጅ ነው። የሚለው እና ኦሬንጅ የሚለው ወይም ብሩቱካን የሚለው ቃል በዋናነት የሚያመለክተው። ብርቱካን የሚለው ቃል በዋናነት የሚያመለክተው ከሚበሉ ፍራፍሬዎች መካከል ብዙ አሉ በተፈጥሮ በጣም ጣፋጭ እና ለሰውነታችን ተስማሚ በሽታ ተከላካይ በሙሉ በጠቅላላው ለጤናችን በጣም አስፈላጊ ከሆኑ ፍራፍሬዎች መካከል ብርቱካን አንደኛው ነው። እና ስለ ብርቱካን ስናወራ ስለ ብርቱካን ስናወራ ሁሌም መርሳት የሌለብን ነገር ምንድን ነው? የብርቱካን አይነቶች አሉ እነዚህን የብርቱካን አይነቶች በተለያየ መንገድ መረዳት እና ማየት እንችላለን። እነዚህ የብርቱካን አይነቶች መካከል የውጭ እና የሀገር ውስጥ ብለን ነው ለሁለት የምንከፍላቸው የውጭ ብርቱካን እና የሀገር ውስጥ ብርቱካን ብለን ለሁለት እንከፍላቸኋለን ማለት ነው። ስለዚህ የውጭ ብርቱካን የሚባሉት በተለይ የሚመጡት ከግብጽ እና ከሳውዲ አረቢያ ይመስለኛል ወደ ሀገራችን ወደ ኢትዮጵያ የሚገቡት። ከግብጽ የሚገቡ ብርቱካኖች አሉ ከሳውዲ አርቢያ የሚገቡ ብርቱካኖች አሉ እና። እነኚህን ብርቱካኖች በሀገራችን ለእይታ ያማሩ ናቸው ይጣፍጣሉ። ስለዚህ እነዚህን ብርቱካኖች ሀገራችን ውስጥ ብዙ ተጠቃሚ አላቸው ብዙ ፈላጊ አላቸው። እና እንደ ተጠቃሚው እንደ ፈላጊው ብዛት እንትኖቹም በተጠቃሚው በፈላጊው ብዛት የተነሳ ውድ ናቸው ማለት ነው። ሀገራችን ውስጥ ካሉ የብርቱካን አይነቶች እነኚህ ብርቱካኖች በዋጋ ውድ ናቸው ይወደዳሉ ማለት ነው። ኪሎ ሁለት መቶ ብር ሁለት መቶ ሃምሳ ብር ነው የሚሸጠው። ብርቱካን ማለት ነው ሁለት መቶ ሃምሳ ብር ኪሎ ነው የሚሸጠው። ስለዚህ ይሄ ሁለት መቶ ሃምሳ ብር ደግሞ በሀገራችን የሀገር ውስጥ ብርቱካን ሁለት ኪሎ መግዛት ይችላል ማለት ነው። አንድ ኪሎ ሁለት መቶ ሃምሳ ነው የሚሸጠው። በእኛ ሀገር ግን ሁለት ኪሎ ይገዛል ምክንያቱም መቶ ምናምን ብር አንድ ኪሎ ይመስለኛል በመቶ ሰላሳ መቶ አርባ ብር። የሀበሻው ወይም የሀገር ውስጥ ብርቱካን መሸጥ ይችላል ማለት ነው። እና ስለዚህ ብርቱካን የሀገራችን ብርቱካን በዋናነት በዋጋቸው ይቀንሳሉ መጠናቸው ግን ዝቅ ያሉ ናቸው። በጥፍጥናም ቆንጆ ናቸው የሀገር ውስጥ ብርቱካኖች ማለት ነው። ስለዚህ ትኩረት ማድረግ ያለብን ስለ ብርቱካን ስናወራ የብርቱካኑ አይነት ነው ማለት ነው። የብርቱካኑ አይነት ትኩረት ልናደርግበት የሚገባ ነገር ነው ቆንጆ ብርቱካኖች አሉ። ደግሞ ብዙ ቁንጅናቸው ወይም ጥፍጥናቸው ቆንጆ ያልሆኑ ብዙ ብርቱካኖች አሉ ማለት ነው። እና በሁለት የምንከፍለው የሀገር ውስጥ እና የውጭ ብለን መክፈል እንችላለን። የሃገር ውስጥ እና የውጭ ብለን መክፈል እንችላለን። ስንከፍላቸው ግን ብዙ ጊዜ እንደው ከውጭ የሚመጣው ነገር በሙሉ ቆንጆ ነው ብለን የምናስበው ነገር ወይም ጣፋጭ ነው ብለን የምናስበው ነገር ትክክል አይደለም። ከውጭ የሚመጣው ነገር በሙሉ ቆንጆ ነው ብለን የምናስበው ትክክል አይደለም ምክንያቱም ቆንጆ ያልሆነ ነገር ሊገጥመን ይችላል ማለት ነው። አንዳንዴ አንዳንዴ ሀገር ውስጥ ያለው ነገር የተሻለ የሚሆንበት ብዙ እንትኖች አሉ። ብዙ ከፍራፍሬም ልንለው እንችላለን ከተለያዩ ምርቶች ሀገር ውስጥ ያለው ነገር የተሻለ የሚሆንበት መንገድ ብዙ ነው። እና ስለ ብርቱካን ስናወራ የውጪው ብርቱካን በጣም ጣፋጭ በጣም ቆንጆ እንደሆነ ተደርጎ የሚወራው ልክ አይደለም ምክንያቱም ሀገር ውስጥም በጣም ቆንጆ እና ጣፋጭ ብርቱካኖች ስላሉ በተለይ ስለ ብርቱካን ስለ ውጭው አወራን አፕልም በተመሳሳይ ነው። አፕል እንግዲህ ከውጭ ነው ኢምፖርት የሚደረገው። ግን ሀገር ውስጥም ለእይታ በደንብ እንደ ውጭው ባያምሩም እንኳን የሚጣፍጡ አፕሎች አሉ ማለት ነው። እና የሀገር ውስጥን ምርት መጠቀም የሀገርን እድገት ማበረታታት ስለሆነ የሀገር ውስጥ ምርቶችን ትኩረት አድርገን ብንጠቀም ብንገዛ የተሻለ ነው ብዬ አምናለሁ። ምክንያቱም የውጭ ምንዛሬ እናድናለን። የሀገራችን አርሶ አደሮች የሀገራችን አምራቾች እናበረታታለን ማለት ነው። ስለዚህ ስለ ብርቱካን የነበረኝ ትንታኔ ይሄን ይመስል ነበር አመሰግናለሁ።

ሰማያዊ ሰማያዊ ማለት እንግዲህ የሰማይ ቀለም ሰማይ ወደ ላይ አሁን ደመና በማይኖርበት ሰዓት ወይም ክረምት ባልሆነበት ሰዓት ወደ ላይ ቀና ብለን በምናይበት ሰዓት ሰማይ የሚመስል ወይም የሰማይ ከለር ሰማያዊ ይባላል እሱን ነው ያለን በጣም ንጹህ ከሆነ አየሩ ምንም ጭጋጋማ ደመናማ ያልሆነ አየር ከሆነ ሙሉ ለሙሉ ሰማያዊ የሚባል ከለር ከለር እናያለን ወደ ላይ ስንል ማለት ነው እንግዲህ ሰማያዊ ማለት ሰማይ ከሚለው የአማርኛ ቃል የመጣ ነው ሰማያዊ የሚባለው ሰማያዊ በባህሪው የማይሰለች እና ቶሎ የማይሰለች የቀለም አይነት ነው ይባላል ቶሎ የማይሰለች የቀለም አይነት ነው ይባላል እና ብዙ ድርጅቶች አይታችሁ ከሆነ ቀለማቸውን ሰማያዊ ነው የሚያደርጉት የሎጓቸዉን ባክግራውንድ ከለር ሰማያዊ ነው የሚያደርጉት ለምሳሌ ፌስቡክን ብንመለከት የፌስቡክ የባክግራውንድ ከለር ሰማያዊ ነው ሁሌም የማይሰለች ከለር በመሆኑ ሰዎች በጉጉት ይጠቀሙታል ወይም ሰዎች በተደጋጋሚ የሚጠቀሙት ከለር ሰማያዊ ከለር ነው ቶሎ የማይሰለች ማለት ነው ከፌስቡክ በተጨማሪ እነ ቴሌግራምን ብታዩ ባክግራውንዳቸው ሰማያዊ ነው ብዙ እንትኖችን ብንመለከት ባክግራውንዱ ሰማይ ነው ማለት ነው ሰማያዊ ባክግራውንድ ያላቸው እንትኖች የድርጅቶች ሎጎዎች ይበዛሉ ያ ምን ማለት ነው ሰማያዊ ቀለም የማይሰለችና በሰዎች ዘንድ ቶሎ የማይረሳ ቀለም ነው ማለት ነው ስለ ሰማያዊ ቀለም ስናወራ ስለ ሰማይ አብረን ማውራታችን ግዴታ ነው ምክንያቱም ሰማይ የሚባለው ነገር ብዙ ጊዜ በጣም አጨቃጫቂ ነገር ነው እና ሰማይ አሁን ሳይንስ ሰማይ የሚባል ነገር የለም ብሎ ያምናል በሳይንስ ማለት ነው ሰማይ የሚባል አየሩ እንዲሁ ስናይ የመጨረሻ መዳረሻ ስለሌለው አይናችን የሚፈጥረው በአየሩ የመጨረሻ እንትን የሚፈጠረው ከለር እንጂ ሰማያዊ ሰማይ የሚባል ነገር የለም ይላል በእምነት ደግሞ በአለም ላይ ሰባት ሰማያት አሉ ተብሎ ይነገራል ማለት ነው በእምነት እና ሁለቱ የሚጣረሱ ነገሮች አሉ እኔ ግን እንደ ባለሙያ አሁን የደረስኩበት የተለየ የጥናት መዳረሻ ስለሌለኝ በእርግጠኝነት እንደዚህ ነው ብዬ መናገር አልችልም ግን እንደ ክርስትና እምነት ተከታይ እኔም የምከተለው የ እንትኑን ነው ማለት ነው የቤተክርስቲያን ያለውን ሰባቱ ሰማያት ምናምን የሚባለውን እቀበላለሁ ምክንያቱም የክርስትና እምነት ተከታይ ስለሆንኩ በዛ ነው የምከተለው በዛ ነው የማምነው ማለት ነው እና ስለ ሰማይ ሲወራ ሳይንስ ሰባት አለማት አሉ ብሎ ነው ሰባት ፕላኔቶች አሉ ብሎ ነው። የሚያወራው ሰባት ወይ ዘጠኝ መጀመሪያው መሬት ነው ጁፒተር ማርስ ምናምን እያለ ሰባት ሰማያት እና እንደውም ከመሬት በጣም የምትጠጋጋና የምትቀርብ የአየር ንብረቷ ከመሬት ጋር ተመሳሳይ የሆነችው የፕላኔት አይነት ማርስ ናት ይላል ማርስን ከመሬት ጋር የምትቀራረብና ከመሬት ጋር ቅርብ የሆነች ፕላኔት ብሎ ይጠቅሳታል እና ማርስ ላይ ሰዎቹ እየሄዱ መኖር ጀምሯል የሚባል እንትንም አለ በተለይ የአሜሪካና የራሺያ ጠፈርተኞች ወደ ማርስ የሚሄዱትን የሚያደርጉትን ጉዞ አጠናክረው ቀጥለዋል በተለይ እንግዲህ ወደ ጨረቃ እና ወደ ማርስ ማለት ነው ጨረቃ ላይ እንግዲህ ብዙዎቹ ያርፋሉ ጨረቃ ላይ ብዙ ምርምሮች ተደርጓል ስለ ጨረቃ ማለት ነው እና ከዛሬ ስንት አመት በፊት ነው አርም ስትሮንግ የመጀመሪያው ጨረቃ ላይ ያረፈ ተመራማሪ እውነት ለመናገር የሳይንቲስቶች ድፍረት እና የሳይንቲስቶች አቅም ከምንም በላይ ያስደንቀኛል ማለት ነው ብዙ ነገር አልፈው ጨረቃ ላይ ማረፍ ስለ ጨረቃ መመርመር ስለ ማርስ ማየት መመራመር ከመሬት አልፈው በመካከል የሚገጥማቸውን ብዙ አስጊ ነገሮች አልፈው እዛ ስለዛ ጉዳይ መመርመር አንደኛ ድፍረትን ያሳያል አቅም እንደላቸው እውቀት እንዳላቸው ብቃት እንዳላቸው የሚያሳዩ ነገሮች አሉና ስለ ሰማይ ሲወራ በዋናነት ብዙ አከባቢ ስለ ሰማይ ነገር ሲወራ ያው ቀና ብለን የምናየው ቀለም ነው ሰማያዊ ማለት ሰማይ ላይ የምናየው ቀለም ነው ሰማይ አለ የለም የሚለውን ሳይንስ ጋ የሚጋጩ ብዙ ነገሮች እንዳሉ ሁኖ ሰማያዊ ማለት ግን ከላይ የምናየው ቀለም ሰማይ ከሚለው

ትንሽ ይላል ትንሽ የሚለው ቃል መጠንን ለመግለጽ ለምንጠቀምበት ቃል ነው። የእንግሊዘኛ አቻ ትርጉሙ ሳይዝ አይሚን ስሞል የሚል ስሆን ስሞል ሳይዝ ቢግ ሳይዝ ብለን ትልቅ መጠን እና ትንሽ መጠን ብለን በሁለት መክፈል እንችላለን። እና ትልቅ መጠን እና ትንሽ መጠን ስንል አንጻራዊ ነው ማለት ነው እያንዳንዱ ነገር አንጻራዊ ነው። አንጻራዊ ካልሆነ ግን ትልቅና ትንሽ የሚለውን ቃልም መጠቀም አንችልም። አንድ ነገር ትንሽ የሚባለው ከሌላ ነገር ጋር ሪሌቲቪሊቲ ነው ማለት አወዳድረን ነው ሌላ ትልቅ ነገር አለ ማለት ነው ትንሽ ነው ለማለት አንድን ነገር ትልቅ ነው ለማለት ከዛ የሚያንስ ነገር በአካባቢያችን አለ ማለት ነው። ከዛ ውጪ ትልቅና ትንሽ የሚባል አንጻራዊ ስለሆነ ብቻ በዛ መንገድ ደግሞ የሚተረጎመው አንጻራዊ ካልሆነ ትልቅ የሚባል ነገር የለም። አንጻራዊ ካልሆነ ደግሞ ትንሽ የሚባል ነገር የለም ማለት ነው። እና ትንሽነት በብዙ መንገድ ይገለጻል ትንሽ የሚለው በአቅም ሊሆን ይችላል በመጠን ሊሆን ይችላል። በተለያየ ነገር ሰውን ትንሽ ልንል እንችላለን ትንሽ ብሎ የሚሳደብ ሰው አለ ትንሽ ብሎ የሚሳደብ ሰው አለ እና የስድብ ክፉ ነው ትንሽ ማለት የስድብ መጥፎ ነው ሰውን ትንሽ ብለን መሰዳደብ የለብንም ምክንያቱም ሳይኮሎጂካሊ እነዚህ ሰዎች ይጎዳሉ ትንሽ ብለን ሰውን መሳደብ መጥፎ ነው ማለት ነው። እና ትንሽ የሚለው ቃል መጠንን የሚገልጽ መጠን ሲገልጽ ግን በአንጻራዊነት ነው ትንሽ የሚለው ቃል የሰውን ድክመት የሚገልጽም ሊሆን ይችላል እሱም አንጻራዊነት ነው። ለምሳሌ እኔ የሆነ ነገር የምችለው ነገር በደንብ የምሰራው ነገር ኖሮ ሌላ ሰው ደግሞ የማይችለው ነገር እና በደንብ ማጠናቀቅ የማይችለው ነገር ሲኖር ሰው ትንሽ ብሎ ሊሳደብ ይችላል ትንሽ ብሎ ሊሰደብ ይችላል እና ይሄ ስድብ ጥሩ አይደለም ምክንያቱም የሚሰደበው ሰው ላይ ሳይኮሎጂካሊ የሚያመጣው አሉታዊ ተጽዕኖ አለ ማለት ነው። አልችልም የሚል ስሜት ሊሰማው ይችላል እኔ ከሌሎች በታች ነኝ ብሎ የሚሰማው ስሜት ሊኖር ይችላል ያ ደግሞ የሚችላቸውን ነገሮች እንኳን እንዳይሰራ ይጎትቱታል ወደኋላ ማለት ነው። የሚችላቸውን ነገሮች እንኳን እንዳያከናውን ወደኋላ ይጎትቱታል ማለት እና በዚህ ምክንያት ሰውን ዝቅ አድርጎ ማየት ሰውን መሳደብ ትክክል አይደለም ማለት ነው። ምክንያቱም ስድቡ ብቻ ሳይሆን ከዛ በኋላ አእምሮ ውስጥ የሚቀመጥ መጥፎ ተጽዕኖ አለ አእምሮ ውስጥ ቁጭ የሚል መጥፎ ነገር አለና በዛ ምክንያት ሰውን ትንሽ ብሎ መሳደብ አግባብ አይደለም ሰውን ትንሽ ብሎ መሳደብ ትክክል አይደለም ሊስተካከል የሚገባ ነገር ነው ማለት ነው። ስለ ትንሽ ስናወራ ለእያንዳንዱ ሰው ትንሽ አለው በእድሜ ማለት ነው በእድሜ ትንሽ አለው ለምሳሌ የኔ ታናሽ አለ። እኔ ደግሞ ለወንድሜ እኔ ታናሽ ነኝ ማለት ነው እና በታናሾች እና በታላቆች በትንሾች እና በትልቆች መካከል ያለ አለመግባባትና መግባባት አለ ብዙ ጊዜ በወንድማማቾች መካከል በተከታታይ ያሉ ወንድማማቾች መካከል ፀብ አለ መጣላት መነጋገር አለ እና ይሄ ፀብ መጣላት መነጋገር ደግሞ አብረው ስላሉ ብቻ ነው ተለያይተው እኩል የተለያየ ቦታ ላይ ቢሆኑ ይነፋፈቃሉ ይዋደዳሉ ማለት ነው። ነገር ግን አብረው ሲያድጉ አንደኛ የጥቅም ግጭት በመካከላቸው ይፈጠራሉ የጥቅም ግጭት ምግብ ጋር በተገናኘ ይጋጫሉ በልብስ ይጋጫሉ በጫማ ይጋጫሉ የማይጋጩበት ነገር የለም። እና ይሄ ተፈጥሮአዊ ነው ብዙ ጊዜ በወንድማማቾች መካከል መጣላት በትንሽና በትልቅ መካከል መጣላት መጋጨት ያለ ነገር ነው አቤልና የአቤልና የቃኤልን ታሪክ ሁላችንም እናውቃለን። አቤልና ቃኤልን እናውቃለን እና ወንድማማቾች እርስ በእርሳቸው ይቀናናሉ እና ቃኤል አቤልን የገደለው ስለቀናበት ነው ቅናት በውስጡ ስላደረ ክፉ መንፈስ ውስጡን ስላነሳሰውና ጥሩ ስሜት ስላልተሰማው ስለ አቤል ያለው መንፈስ ጥሩ ስላልሆነ በለጠኝ እሱ የተሻለ ሆነ ብሎ ሰይጣን በልቡ አደረና በውስጡ አደረና አቤልን እንዲገድለው አደረነው ማለት ነው። እና በዚህ መንገድ በወንድማማቾች በትንሽና በትልቅ መካከል ያለው አለመግባባትና ቅናት በዘውልክም ፍቅርም አለ ማለት ነው። እና ስለ ትንሽ ስናወራ ስለእነዚህ ነገሮች ስለ ወንድማማቾች ስለ ትንሽና ስለ ትልቅ ወንድማማቾች ማውራት ግዴታ ስለሆነ ማለፍ ስለሌለብን ስለእሱ አውርተናል ስለዚህ ትንሽ ለሚለው ቃል የሰጠነው ዲፊኒሽን ወይም ትንታኔ ይሄን ይመስል ነበረ። አመሰግናለሁ

ስጋ ይላል ስጋ የሚለው ቃል እንግዲህ ከእንስሳት የሚገኝ የእንስሳት ተዋፆ የሆነ እንስሳትን በማረድ የምንጠቀመው ወይም የምናገኘው የምግብ አይነት ነው። ስጋ የሚለው። ስጋ አንዳንዶቹ ለምግብነት በደንብ ይጠቀሙታል ወደው ፈቅደው ስጋን አብዛኛው የአለማችን ህዝቦች ይጠቀማል አብዛኞቹ ደግሞ ስጋን መጠቀም ሀጥያት ነው ብለው ያስባሉ እና እነዚህ ስጋን የማይመገቡ አትክልትናን ፍራፍሬን ብቻ የሚመገቡ ሰዎች ቬጂቴሪያን ይባላሉ። ቬግ ነው የሚባሉት ቬጂተሪያን ማለት ነው። እና እነዚህ ቬጂተሪያኖች የሚያምኑት የእንሰሳት ተዋጽኦን ነፍስ ያለው ነገር ህይወት ያለው ነገር አርዶ አሰቃይቶ መብላት ጭካኔ ነው የጨካኞች ስራ ነው ብለው ያምናሉ። እና ይሄ ጭካኔ ስራ ነው። ብለን ለማመን እንቸገራለን። ምክንያቱም እግዚአብሔር አዳምን በፈጠረው ጊዜ ከ ያሉ በአለም ላይ ያሉ ነገሮች በሙሉ ያንተ ናቸው የምትፈልጋቸውን ነገር ማድረግ ትችላለህ። ስራባቸው ረዳቸው ብላቸው ብሏል። ነገር ግን እንደዚህ ሲባል ህግና ስርዓትም ከጎን አስቀምጧል። ማለት አታርግና አድርግ የተባላቸው ነገሮች አሉ ሁሉን ነገር እንዲበላ አልተፈቀደም። ሁሉን እንስሳት እንዲበላ አልተፈቀደም። የራሱ ህግና ስርዓት እንዲቀመጥ የሰው ልጅ ህግንና ስርዓት እንዲከተል የተበጀለት ነገር ስላለ። በዛ መሰረት ህግና ስርዓት ተቀምጧል በዛ መንገድ እንስሳትን ይበላሉ በስጋቸው ይበላል ማለት ነው። እና ስለ ስጋ ስንወራ እንግዲህ ስጋ የተመጣጠኑ ከሚባሉ ምግቦች መካከል ይመደባል። ነገር ግን ብዙ ሰዎች ለስጋ ካላቸው ፍቅር አንፃር ለስጋና አዘውትረው ይጠቀማሉ ስጋን በየቀኑ ቢበሉ ደስ ይላቸዋል። ግን የስጋ ዋጋ ከፍተኛ በመሆኑ ምክንያት ስጋን ሁሌ የማይጠቀሙ ሰዎች እየፈለጉ እንኳን ስጋን የማይጠቀሙ ሰዎች ብዙ ናቸው። እየፈለጉ ስጋን የማይጠቀሙ ምክንያቱም ዋገው ውድ ስለሆነና አፎርድ ማድረግ ስለማይችሉ ስጋ መጠቀም አይፈልጉም ወይም አይችሉም ማለት ነው። ግን ብዙ ጥናት እንደሚያሳየው ስጋን በየቀኑ ወይም በተደጋጋሚ ለምግብነት መጠቀም ሰውነታችን አላስፈላጊ ውፍረት እና አላስፈላጊ ስብ እንዲከማች ያደርጋል። ስለዚህ ስጋ የመጠቀም ፍላጎታችንን ቀንሰን ለአትክልትና ፍራፍሬዎች ትልቅ ቦታ እንድንሰጥ ሳይንስ ይመክረናል ማለት ነው። እና ሳይንስ ብቻ ሳይሆን በተግባርም የምናየው ብዙ ነገር አለ። ስጋ የሚመገቡ ሰዎች ፊታቸው ቶሎ ይወፍራሉ ቶሎ ያረጃሉ ማለት ነው በጣም ቶሎ ነው የሚያርጁት። እንትኖች ስጋ የሚመገቡ ሰዎች ማለት ነው። እና ስጋን በየቃኑ መመገብ ስጋን እንደ ቀዳሚ የምግብ ምንጭ አድርገን እንደ ቀዳሚ የምግብ አይነት አድርገን መጠቀም። ምናልባትም ለጤናችን ላይ የሚያመጣው ተጽዕኖ ከፍተኛ ሊሆን ይችላል ማለት ነው። ጤናችን ላይ የሚያመጣው ተጽዕኖ ከፍተኛ ሊሆን ስለሚችል ደም ግፊት ጋር በተገናኘ ደም ብዛት ጋር በተገናኘ የኮሌስትሮል ስኳር የሚባሉ እነዚህ የማይተላለፉ የሚባሉ በሽታዎች በሙሉ የሚመጡት ከእንቅስቃሴ እጥረት እና ከአመጋገብ ችግር ነው ማለት ነው። በተለይ አንዳንድ እኔ የሚገርመኝ አንዳንድ ያልተማሩ ሰዎች በአጋጣሚ የተለያየ ገቢ ሊያገኙ ይችላሉ። በአጋጣሚ የተለያየ ገቢ ለፍተው ደክሞ ሳይሆን ገቢያቸው በተለያየ መንገድ በአንዴ ገቢ ሊያገኙ ይችላሉ እና የዝያኔ አመጋገብ ስርዓታቸው የተስተካከለ አይሆንም። በጣም መጠጥ ይጠጣሉ ምግብ በጣም ይመገባሉ ይበላሉ በዚህም ምክንያት ሰውነታቸው አላስፈላጊ ውፍረት ይጋባባቸዋል። ያ አላስፈላጊ ውፍረት ደግሞ ኮሌስትሮል የሚባል በደም ቧንቧዎች አካባቢ የሚለጠፍና የድም ቧንቧን እንዲጠብ የሚያደርግ ስብ አይነት ነገር ነው። እና እሱ ሰውነታቸው ውስጥ እንዲከማች ስለሚያደርግ እሱ ነገር ለጤናችን በጣም ከባድ ነው። በደም ቧንቧዎች አካባቢ ስብ ተጠራቀመ ማለት ደም በቀላሉ እንዳይንቀሳቀስ እንዳይዘዋወር ስለሚያደርግ እንዳይንቀሳቀስ እንዳይዘዋወር ስለሚያደርግ። የልባችን ስራ ልብ የምትሰራውን ስራ ደም ማርጫት ስለሆነ እንድታቆምና እንዲቀንስ የልብ ስራ እንዲቀንስ ያስደርገዋል ማለት ነው። ምክንያቱም የብለድ ሙቭመንት ወይም የደም እንቅስቃሴ ስለሚገደብ ማለት ነው። እና እሱ ደግሞ የልባችን የልብ ምታችን የቀነሰና እየተቀዛቀዘ ይሄዳል። ልብ ስራዋን አቆመች ማለት እስትንፋሳችን ሙሉ ለሙሉ ይቆማል ማለት ነው። እና ስጋን መጠቀም በአግባቡ እንጂ ሁሌ መጠቀም የለብንም።

ክፍል ይላል ክፍል የሚለው ቃል የተለያየ ትርጉም አለው። አንደኛው የትምህርት ደረጃ ክፍል ይባላል። ሁለተኛው ደግሞ የምንኖርበት ቤት ወይም የምንሰራበት ቢሮ። ክፍል ልንለው እንችላለን እና በመጀመሪያ ወደ ቤት ከመሄዳችን በፊት የትምህርት ደረጃ ጋር በተመለከተ ክፍል ምንድነው የሚለውን ዝርዝር አድርገን ለማየት እንሞክራለን። ይሄን ካየን በኋላ ደግሞ ቤት ጋር በተገናኘ ክፍል ወይም ሩም የምንለው እሱ ጋር በተገናኘ ሰፋ አድርገን ለማየት እንሞክራለን። ክፍል ወይም ክላስ ብለን ሩምም ክላስም ሊሆን ይችላል ብለን እንጠራዋለን የእንግሊዘኛ አቻ አትርጉሙ ማለት ነው። እና ክፍል የሚለው ቃል በመጀመሪያ ተማሪዎች የቅድመ መደበኛ ትምህርታቸውን ካጠናቀቁ በኋላ ወደ ግሬድ ወደሚባለው ይዘዋወራሉ። ኬጂ ስሪን ከጨረሱ በኋላ ማለት ነው ወደ አንደኛ ክፍል ይገባሉ። እና ከአንደኛ ክፍል ጀምሮ ሁለተኛ ክፍል ሶስተኛ ክፍል አራተኛ ክፍል አምስተኛ ክፍል እያለ እስከ አስራ ሁለተኛ ክፍል ድረስ ተማሪዎች ትምህርታቸውን ይከታተላሉ ይማራሉ ማለት ነው። እና ክፍል ማለት የተማሪዎች የትምህርት ደረጃን ያሳያል። የተማሪዎች የትምህርት ደረጃን ልክ አንደኛ ክፍል ጀምሮ ስንተኛ ክፍል ነህ ተብሎ ሲጠየቅ አንድ ሰው አንደኛ ክፍል ነኝ ብሎ ይናገራል። ሁለተኛ ክፍል ነኝ ሶስተኛ ክፍል ነኝ እያለ እስከ አስራ ሁለተኛ ክፍል ክፍል እየተባለ የትምህርት ደረጃችን ይገለጻል ማለት ነው። ልክ አስራ ሁለተኛ ክፍል ከጨረሰ በኋላ አንድ ሰው አስራ ሁለተኛ ክፍል ከጨረሰ በኋላ ውጤት ከመጣለት ወደ ዩኒቨርሲቲ ይገባል። ውጤት ካልመጣለት ደግሞ ወዴት ይሄዳል? ወደ የሚፈልገው የትምህርት ተቋም ወይም ቴክኒክ እና ሙያ የሚባል እንትን አለ። ወይም ወደሚፈልገው ኮሌጅ ሄዶ ትምህርቱን ሊከታተል ሊያጠና ይችላል። የሚያጠናው በዲፕሎማ ሊያጠና ይችላል። በዲግሪ ደረጃ የመጀመሪያ ዲግሪውን ሊያጠና ይችላል እንደ ውጤት መጠኑ ይለያያል ማለት ነው። ነገር ግን አንድ ሰው አስራ ሁለተኛ ክፍልን ተማሪ ተፈትኖ ካለፈ እና ጥሩ ውጤት ካመጣህ ወዴት ይቀላቀላል ወደ መንግስት ዩኒቨርሲቲዎች ይቀላቀላል ማለት ነው። የመንግስት ዩኒቨርሲቲዎች ገብቶ የመንግስት ዩኒቨርሲቲዎች ከገባ ትምህርቱን የትምህርት ወጪውን ስፖንሰር የሚያደርገው መንግስት ነው ማለት ነው። በኮስት ሼሪንግ ኮስት ሼሪንግ ማለት መጀመሪያ መንግስት ወጪውን ይሸፍናል ከዛ በኋላ ወጪውን ከሸፈነ በኋላ ግን መልሶ በብድር መልክ ስለሆነ መንግስት ያበድረዋል። እሱ መልሶ ይከፍላል ማለት ነው። እና በዚህ መንገድ ትምህርቱን ይማራል ማለት ነው። እና ከዛ በኋላ የትምህርት ደረጃው ምን ይሆናል ማለት ነው። የመጀመሪያ ዲግሪ የሁለተኛ ዲግሪ እያለ ይቀጥላል እስከ አስራ ሁለት ግን ክፍል ነው የሚባለው አንደኛ ክፍል ሁለተኛ ክፍል ሶስተኛ ክፍል እያለ ይቀጥላል ከአሥራ ሁለት በኋላ ግን ይሄ ክፍል የሚባለው ነገር ይቀየርና ሙሉ ለሙሉ የመጀመሪያ ዲግሪ የሁለተኛ ዲግሪ ዲፕሎማ ቲታይ እየተባለ የማዕረግ ይሰጠዋል ማለት ነው። በዚህ መንገድ የትምህርት ክፍልን ማየት እንችላለን። ሌላኛው የቤት ክፍል ወይም ሩም በተለይ ሆቴሎች አካባቢ ሆቴሎች አንዱ ሆቴል በሚገነባበት ሰዓት ሆቴልነቱ የሚረጋገጠው በሚሰራቸው ክፍሎች አማካኝነት ነው። ማለት የማደሪያ ክፍል የመስራት ግዴታ አለበት አንድ ሆቴል ሆቴል የሚባለውን እንትን ለማሟላት ማለት ነው። ምክንያቱም ሆቴል እና ሬስቶራንት የሚባለው ነገር ሆቴል እና ሬስቶራንት ካፌ ግሮሰሪ የሚባሉ ነገሮች የራሳቸው ልዩነት ስላላቸው ሆቴል የሚባለው መያዝ የሚችለው ምን ምን ነው? ምግብ ይኖረዋል መጠጥ ነገሮች ይኖሩታል። ሌላ ደግሞ የሚበሉ በሙሉ በሙሉ ማካተት አለበት ከዛ ውጪ ደረጃውን የጠበቀ የማደሪያ ክፍል ሊኖረው ይገባል። የማደሪያ ክፍል ሊኖረው ይገባል። እና እነዚህ ክፍሎች እንደየደረጃቸው እንደ ክፍሎቹ ደረጃ እንደ ሆቴሉ ጥራት የምግብ አሰራር የሚሰጠው አገልግሎት ተደማምሮ ሆቴሎቹ ደረጃ ይሰጣቸዋል። ባለ ሁለት ኮከብ ባለ ሶስት ኮከብ ባለ አራት ኮከብ ባለአምስት ኮከብ እየተባሉ እነዚህ ሆቴሎች ደረጃ ይሰጣቸዋል። በደረጃቸው አማካኝነት ለሚሰጡት አገልግሎት ፕራይስ ይወስናሉ ወይም ኮስት ዋጋ ያወጣሉ ማለት ነው። እና ክፍል የሚለው ለ ሆቴሎች የአልጋ ክፍላቸው ጥራትና ደረጃ በማየት ለሆቴሎቹ ደረጃ ይሰጣቸዋል ማለት ነው። እና በተለይ ዘ ኢንተርናሽናል ሆቴል የሚባሉት አለም አቀፍ ሆቴሎች የሚባሉት የሚሰጡት ሰርቪስ የተለየ ነው። ያው የሚያስከፍሉት የአገልግሎት ክፍያም በጣም ከፍተኛ ነው ማለት ነው

ሳምንት ይላል ሳምንት ሳምንት ማለት የሰባት ቀኖች ስብስብ አንድ ሳምንት እንለዋለን። እና ሳምንት የሚለው የእንግሊዘኛ አቻ ትርጉሙ 'ዊክ' የሚል ነው። 'ዊክ' ማለት 'ደብሊው። ኢ። ኤ። ኬ' ነው። ሌላ 'ዊክ' የሚለው ያኛው 'ደብሊው ኢ። ኤ' ከሆነ ደካማ የሚል ትርጉም ይኖረዋል ማለት ነው። እና ሳምንት ማለት 'ዊክ' ነው። አንድ እንደሚታወቀው አንድ ቀን ውስጥ ሃያ አራት ሰዓታት አሉ። ሃያ አራት ሰዓታት አሉ። በአንድ ሳምንት ውስጥ ደግሞ ስንት ቀኖች አሉ? ሰባት ቀኖች አሉ። በአንድ ሳምንት ውስጥ በአንድ ወር ውስጥ ስንት ሳምንታት አሉ? አራት ሳምንታት እና ሁለት ቀኖች አሉ። በጠቅላላ በአንድ ወር ውስጥ ሰንት ሰላሳ ቀኖች አሉ ማለት ነው። እንግዲህ እንደ አቆጣጠሩ ሊለያይ ይችላል። በውጮች አቆጣጠር አንዳንዴ ሃያ ስምንት ቀን ይሆናል። አንድአንዴ ሃያ ዘጠኝ ቀን በአንድ ወር ውስጥ ይሆናል ሰላሳ፣ ሰላሳ አንድ እያለ ነው የሚቆጠረው እና በኢትዮጵያ አቆጣጠር ግን እንደሚታወቀው በአንድ ወር ውስጥ በአመት ውስጥ አስራ ሶስት ወራቶች አሉ። ወሮች አሉ። ከእነዚህ ወሮች መካከል አስራ ሁለት ወሮች ሰላሳ ሰላሳ ቀን አላቸው አንደኛዋ ወር ጳጉሜ ግን አምስት እና ስድስት ቀን ነው ያላት ማለት ነው። ጳግሜ ከአራት አመት አንድ ቀን ስድስት ይሆናል ከአራት አመት አንድ ጊዜ። ከዛ ውጪ ግን አምስት አምስት ቀን ነው ያላት ጳጉሜ ማለት ነው። እና ስለ ሳምንት ስናዋራ በሳምንታት ውስጥ ያሉ ቀኖች በአመት ውስጥ ያሉ ሳምንታት በወራት ውስጥ ያሉ ሳምንታት ማወቅ መቻል አለብን። በአመት ውስጥ እንግዲህ ስንት ወሮች ነው ያሉ ብለናል አስራ ሁለት ወራቶች አሉ። አስራ ሁለት ወራቶች በግሪጎሪያን ካሌንደር የምንይዝ ከሆነ በየወሩ ሃያ ዘጠኝ፣ ሰላሳ፣ ሰላሳ አንድ ቀኖች አሉ። ይለያያል ማለት ነው በየወሩ አንድ አይነት ሰላሳ አይደለም በኢትዮጵያ አቆጣጠር ግን በአብዛኛው ሰላሳ ነው። በአብዛኛው ሰላሳ ነው። ከሰላሳ ውጪ የሚሆነው አንድ ወር ነች ጳጉሜ ነች ማለት ነው። ስለዚህ በአመት ውስጥ ስንት ሳምንት አለ ማለት ነው? ሃምሳ ሁለት ሳምንታት አሉ ሃምሳ ሁለት ሳምንታት ማለት ወደ ቀን ስንቀይረው ሃምሳ ሁለት ሲባዛ በሰባት አድርገን ሶስት መቶ ስድሳ አምስት ቀን እናደርገዋለን ማለት ነው። ምክንያቱም አልፎ አልፎ ከአራት አመት አንድ ቀን አንድ ስለሚጨምር ሶስት መቶ ስድሳ አምስት አንድ አራተኛ ብለን ነው ምን ይዘው። ሶስት መቶ ስልሳ አምስት ምክንያቱም አንዷ ቀን ከአራት አመት አንድ ቀን ስለምትመጣ በአመት ሃምሳ ሁለት ሳምንታት ይኖራሉ። እና ስለ ሳምንት ሲወራ ስለ ሳምንት ሲወራ በየሳምንቱ የምንሰራቸውን ስራዎች እቅድ ማውጣት ያስፈልጋል። በሳምንት ውስጥ ስንት የስራ ቀኖች አሉ በሳምንት ውስጥ ስንት ጊዜያችንን በስራ እናሳልፋለን? የሚሉ ነገሮች መነሳት ያለባቸው ነገሮች ናቸው። ስለዚህ ስለዚህ በሳምንት ውስጥ ምን ያክል ቀናት አሉ ለሚለው በሳምንት ውስጥ ሰባት ቀናት አሉ። ስንት የስራ ቀናት አሉ? የሚለው ደግሞ በሳምንት ውስጥ እንደየሀገሩ የስራ ቀናቱ ሊለያይ ይችላል። እንደየሀገሩ በእኛ ሀገር ግን ከሳምንቱ ሁለት ቀን እረፍት ነው። ከሳምንቱ ሁለት ቀን እረፍት አለን። እሱም እሁድ እና ቅዳሜ ነው ማለት ነው። ከሰኞ ጀምሮ ሰኞ፣ ማክሰኞ፣ ሮብ፣ ሀሙስ፣ አርብ የስራ ቀናት ነው የሚባሉት የስራ ቀናት ነው የሚባሉት። እነዚህ የስራ ቀናት ሰዎች በተለይ በመንግስት ስራ ላይ የሚተዳደሩ ወይም የመንግስት ሰራተኛ የሚባሉ ሰዎች ሙሉ ለሙሉ ጊዜያቸውን በቢሮ በመንግስት ስራ ላይ ያሳልፋሉ። ከአርብ ጀምሮ አርብ የመጨረሻ ቀን ስለሆነ ቅዳሜ እና እሁድ የእረፍት ጊዜያቸው ነው። የሚፈልጉትን ነገር የግላቸውን ስራ መስራት ይችላሉ፣ ዘመዶችን መጠየቅ ይችላሉ፣ መዝናናት ይችላሉ በግላቸው የተለያዩ ቢዝነሶችን ሊያንቀሳቅሱ ይችላሉ ማለት ነው። እና በሳምንት ውስጥ አምስት የስራ ቀናት ነው ያሉት በእኛ ሀገር። ቅዳሜ ቅዳሜ በእርግጥ አሁን አሁን እንደ ስራ ቀን ትቆጠራለች። አብዛኛው ሰው ስራ የሚሰራበት ቀንናት እሁድ እሁድ ግን ሱቆቹ ይዘጋሉ። እነዚህ ከተማ ውስጥ ያሉ እንቅስቃሴዎች በሙሉ ይዘጋሉ። በተለይ የክርስትና እምነት ተከታዮች የሚበዙበት ከተማ ላይ የስራ እንቅስቃሴ በሙሉ ይዘጋና ይቆማል ማለት ነው። ከዛ ውጭ ያለው ከዛ ውጭ ያለው ከሰኞ እስከ ቅዳሜ ድረስ ትልቅ የሆነ እንቅስቃሴ ይደረጋል። ምክንያቱም ቅዳሜ ቅዳሜ ነጋዴዎች የገበያ ቀን በመሆኑ የሚንቀሳቀሱበት ቀን ስለሆነ ስለዚህ ስለ ሳምንት ስናወራ በሳምንት ውስጥ የሚሰራባቸው የስራ ቀናት የሚባሉት ከሰኞ እስከ አርብ ነው በዋናነት። ቅዳሜ ቅዳሜ አልፎ አልፎ ይሰራል። ስለ ሳምንት ያለኝን